በስራ ቦታ ጓደኛ አለህ? ነው የሚለው። አዎ በስራ ቦታ ጓደኛ አለኝ። ማለትም አንድ ጋር ልክ ጎን ለጎን ሆነን አንድ ቢሮ ውስጥ ሆነን የምንሰራቸው፣ ማለትም አንድ ቢሮ ውስጥ ሆኖ ብዙ ነገሮችን የምናስተናግድ፣ ያም የራሱ የሆነም ያስተናግደው አለው። እኔም የራሴ ሆነን የማስተናግደው አለኝ። ያቺም የሴትም ጓደኛዬ ራሱ የሆነ የምታስተናግደው አላት። እና በአንድ ቢሮ ውስጥ ሆነን በጣም ብዙ ጓደኞች አሉኝ ስራ ቦታ እና እንዲሁም ደግሞ እንደ አጠቃላይ እንደ ስታፍ ሌላ ቢሮ፣ ጎን ላይ፣ መካከል ላይ፣ እንደውም በያለበት የሚሰሩ ቢሮዎች እዛው አንዴ ስታፍ ሆኖ ጎን ላይ፣ መካከል ምናምን ያሉ ጓደኞች አሉኝ። በቅርብ የተግባባኋቸው፣ እንዲሁም ደግሞ አንድ ጋር ስንገባ ጀምሮ አንድ ጋር የገባናቸው እንዲሁም፣ ደግሞ ቆየት ያሉ እነሱ ቆይቶ እኔ ከገባሁኝ በኋላ ቶሎ ልግባባችሁ የቻልኩት እና እነዛ የስራ ጓደኛዬ ናቸው። ስለዚህ በስራ ቦታ ጓደኛ አለህ? ሲል አዎ በስራ ቦታ ጓደኛ አለኝ።

የስራ ግምገማ ይደረግልሃል ነው እንግዲህ የሚለው? አዎ የስራ ግምገማ ይደረግልኛል ማለትም ልክ የሰራኋቸውን እንዴት ሂደት ላይ እንደሆንኩ እንዴት እያስኬድኩት እንደው በጥሩ ሁኔታ ነው ወይ ወይንስ በጥሩ ሁኔታ አይደለም ወይ? ወይንስ ደግሞ ደንበኞችን እንዴት ነው አያያዝ ልክ ደንበኛን ሁሉ በ ምን በማስተናግድ ሰዓት አንዳንድ ገምጋሚዎች ልክ የራሳቸው የመንጫ የመንጫ ሰዓት አላቸውና ያን ጊዜ ግምገማ ይደረጋል እና። ልክ የደንበኞችን አስተነጋገድ እንዴት ነው ግምገማ የምታደርግ እንዴት ነው የምታስተናግዳቸው እንዴት ነው ደንበኞቿን በፍቅር ነው ወይ ወይንስ በቁጣ ነው ወይ እንዴት ነው ደንበኛ እንድታስተናግድ የምትችለው ብለው ፊት ለፊትም እንዲሁም ደግሞ ስብሰባ ስብሰባ በሚካሄድበት ሰዓት ያን ጊዜ ስብሰባ ላይ እንዴት ነው አካሄዱ? ልክ የስራ ባለሙያም እንዲሁም ደግሞ ልክ ደንበኞች ያው እንደ አጠቃላይ ማህበረሰብ ምናምንም ስብሰባ ሲደረግ እንዴት ነው የስራ አካሄዱ እንዴት ነው እያረ እያደረጓች ያሉት በጥሩ ሁኔታ የስራ ባለሙያዎች ያስተናግዷቸዋል ወይ እንዴት ነው ይባላሉ እነሱን እና እኔንም በምሰራበት ቦታ በመምጣት እንዲሁም በስብሰባ ላይ ግምገማ ያደርጋሉ እና። የስራ ግምገማ ይደረግልሃል የሚለው አዎ

በእግር ምን ያህል ርቀት መሄድ ትችላለህ ነው የሚለው? ማለትም አሁን ልክ በልጅነቴ ልጅ በሆንኩበት ጊዜ በጣም ብዙ ርቀት እሄዳለሁኝ ማለትም የአርባ ደቂቃ የሚያስኬድ መንገድ የሰላሳ ደቂቃ የሚያስኬድ መንገድ የሃምሳ ደቂቃ የሚያስከድ መንገድ ልክ እንደውም ቤተሰብ ላይ ወይንም አያት ጋር ልክ አያት ጋር በምሄድበት ሰዓት አያት ጋር ሆኜ ነውና የተማርኩት። ተከራይቼ የተማርኩት ሌላ አገር። ቤተሰብ ጋር ደግሞ እየተመላለስኩ በምማርበት ሰዓት በእግሬ ነበረ አብዛኛውን እየተመላለስኩኝ የሃምሳ ደቂቃ መንገድ የአርባ ደቂቃ መንገድ ቶሎ ቶሎ ከተራመድኩኝ አርባ ደቂቃ ይሆናል። ቀስ ብዬ ደግሞ ከተራመድኩኝ የአርባ ደቂቃ መንገድ የሃምሳ ደቂቃ መንገድ ነው። እና ያን ጊዜ በምማርበት ልጅ በሆንኩበት ሰዓት ላይ እና አሁን ግን ባለሁበት ደረጃ ላይ በግር ምን ያህል ርቀት መሄድ ትችላለህ ለሚለው? ልክ ከሃያ ደቂቃ ከአስር ደቂቃ በላይ መሄድ አልችልምና ሃያ ደቂቃ መሄድ ይችላለሁኝ

ሻማ ማብራት ትወዳለህ ነው? አዎ ሻማ ማብራት እወዳለሁኝ። ማለትም ሁል ጊዜ ልክ ወር በገባ ማርያም። ገብርኤል መድኃኒዓለም። እንዲሁም እነዚህ በዓላት ማለት ገብርኤል። አቡነ ገብረ መንፈስ ቅዱስ ምናምን እነዚህ እነዚህ በሚውሉበት ሰዓት። ሻማ አበራለሁ ማለትም። ልክ ያንን ባስመለከተ በዓሉን ወርሃዊ ባስመለከተ መልኩ እያልኩኝ አበራለሁ። እና። ሌላም ከባድ እንደዚህ የአመት የአመት በዓል በሚሆንበት ሰዓት ላይ ለምሳሌ እንደ አዲስ አመት። እንደ ገና እንደ ፋሲካ። እንዲሁም ጥምቀት ታቦት በሚወጣበት ሰዓት። እና ጥምቀትም ያን ጊዜም አበራለሁኝ። እንዲሁም ልክ አመታዊ ክብረ በዓል ደግሞ እንደዚሁ በአሥራ ዘጠኝ በአሥራ ሁለት በሃያ ሰባት። በአሥራ ሁለት በሃያ አንድ ምናምን የአመት ክብረ በዓልም የሚወጣበት አለና በዛን ሰዓትም ሻማ አበራለሁኝ። ሻማ ማብራት እወዳለሁ ልደቴ ሲሆን ልዴቴ ሲሆን አበራለሁ። እንዲሁም ደግሞ መብራት መብራት ኤሌክትሪክ ይሄ መብራት ሲጠፋ መብራት ሲጠፋ ደግሞ ሻማ ብርሃን ለማግኘት ምሽት ላይ። ድንገት መብራት እልም ሲል ሻማ ነው የማበራና። ሻማ ማብራት ትወዳለህ? ለሚለው አዎ እወዳለሁ

የምታስታውሰው ልዩ በዓል አለ ነው የሚለው። አዎ የማስታውሰው ልክ ፋሲካ ፋሲካ በዓል ልክ እንደኛ ባህል የምናከብረው አግድፈት የሚባል አለ አግድፈት የሚባል አለ እና ይሄ አግድፈት እናቴ አለች ልክ ወላጅ እናቴ በደንብ አድርጋ ሁሉን ነገር ትዘጋጅና በግ ዶሮ እንቁላል እንደውም ደግሞ የከብት የቅርጫ ስጋ በማምጣት እና ቤቷን በደንብ አድርጋ ትፈራርሻለች ታበጃጃለች እንጀራው ይጋገራል። ጠላ በደንብ ታደርጎ በሰፊ ይጠመቃል። እንዲሁም ጠጅ ጠጅ ይጣላል ኬኔቶ ይጠመቃል እና ልክ እናቴን ሲሉ እሁድ ቀን በዚህ ቀን ግቡ ትላለች እንግዲህ ስምንት ቀን ነው የፋሲካ በዓል እና ከእሁድ እስከ እሁድ ባለው ስምንት ቀኑ ዋናው ትንሳኤ እሁድ ሆኖ እስከ ዳግማይ ተንሳይ ይባላል ሳምንተኛው እሁድ እና ያንን እናቴን ስንል ልጅ ልጅ የልጅ ልጇ ልጆቿ እንደ አጠቃላይ እንሰበሰብና እናቴ ጋር በአንድ ሆነን በደስታ እኔም ያለኝን የሆነ ነገር በግ ሊሆን ይችላል ዶሮ ሊሆን ይችላል ልዩ ደስ የሚል ስኳርም ሊሆን ይችላል ደስ የሚያሰኝ ነገር ያንን በመያዝ ያቺኛዋም ያ እንደዚሁ በመያዝ ወንድሜም እንደዚሁ በመያዝ ከሌላ ቦታ ሁላችንም ከየሌላ ቦታ አንዷ ዶሮ አንዷ በግ አንዷ የሆነን ለእናት ስጦታ ለአባት ስጦታ የሚደረግ ይደረጋል ከዛ ይዘን ሁላችንም እናቴ ጋር ቤተሰብ ጋር እንሄዳለን እና እንሄዳለን በዛን ሰዓት እጅብ ብለን የደስ ደስ የሚያሰይ በቃ ልዩ በዓል የሚያስመስለውን ልብስ በመልበስ ፀጉራችንን በመሰራት በአንድ ጋር ቤተሰብ ተከማችተን ጎረቤት ተጠርቶ የሚከበር ልዩ በዓል ነውና የምታስታውሰው ልዩ በዓል አለህ ለሚለው የፋሲካ በዓል አስታውሳለው።

የስራ ጊዜ ገደብ ታስተካክላለህ ነው የሚለው እንግዲህ ማለትም አሁን ልክ በመስሪያ ቤት ላይ የራሱ የሆነ የወጣ የስራ ጊዜ ህግና ገደብ ያለው አለ። ማለትም መውጫ መግቢያ ልክ ጠዋት ሁለት ሰዓት ተኩል ተገብቶ ስድስት ተኩል እንደሚወጣ እንደውም ደግሞ ሰባት ተኩል ተገብቶ አስራ አንድ ተኩል እንደሚወጣ ይሄ። የራሱ ከላይ የወረደ ህግና ገደብ የስራ ጊዜ ህግና ገደብ ያለው አለና እኔ እንግዲህ ላስተካክለው የምችለው። ማለትም ልክ ጓደኛ ጓደኛ በዛ በወጣው የህግ የህግና የደንብ ገደብ ከወጣው ውጪ ከሆኑ እነዛን ሰዎች እንዴ ለምን በዚህ ሰዓት መግቢያ ነው? በዚህ ሰዓት መውጫ ነው? ለምን ስርዓቱን በጠበቀ መልኩ እና እንዲሁም በወጣው የስራ ጊዜ ገደብ ለምን አትወጡም አትገቡም? ብዬ ልክ እነሱን አስተካክላለሁኝና። ማለትም እንደወጡ እንዲገቡ በሰአት ወይንም ደግሞ ደንበኛ ልክ ከዚህ እስከዚህ ሰዓት አሁን ለምሳሌ ጠዋት ሁለት ተኩል መጥተው ስድስት ተኩል ለምሳ ትተናቸው እንዳንሄድ ለምንድ ነው? ይሄን ያክል ሰው ነው ማስተናገድ የምንችለው። እስከዚህ ሰዓት ድረስ እናንተ እንዳትጉላሉ እንዳትቀመጡ ልክ ሰባት ሰዓት ተኩል ላይ መጥታችሁ እንድትስተናገዱ እና ስለዚህ እንትን እንዳትሉ እንዳትጉላሉ ምናምን በማለት የስራ ጊዜ ገደብ ታስተካክላለህ ለሚለው አዎ አስተካክላለሁ

የትንኝ መረብ ትጠቀማለህ? ነው የሚለው እንግዲህ። አዎ የትንኝ መረብ እጠቀማለሁኝ። ማለትም ልክ አዳራቸውን ሁል ጊዜ የትንኝ መረብ ካልተወጠረ ወይንም አልጋ ላይ ካልተደረገ ፍራሽ ላይ ለልጆችም ለአዋቂም ለሁሉም የትንኝ መረብ እጠቀማለሁ። ማለትም ትንኞች አሉ። ትንኝ አለ። ትንኝ በሚኖርበት ሰዓት ላይ በጣም ከባድ ስለሆኑ የትንኝ መረብ በጣም አስፈላጊ ነው። እና በተለይ በተለይ አሁን ለምሳሌ ፍሳሽ ካለበት ቦታ ይሄ መጥፎ መጥፎ ሽታ ካለበት ቦታ እንዳይገቡ እንዳይመጡ ልክ ግቢን በደንብ ተደርጎ ይጸዳል። ግን ከውጭ ላይ ለምሳሌ የሆነ ቱቦ አለ። ቆሻሻ እርጥብ ውሃ መድፊያ፣ የተለያዩ የእርሾ የቡና አተላል ሊሆን ይችላል የወጥ እጣቢ ሊሆን ይችላል እና የልብስ እጣቢ ይሄ ይሄ ከሚፈስበት ቦታ የተለያዩ እንደዚሁ ትንኞች ትልልቅ አሉ ትንንሽ አሉ በጣም ከባድ ትንኞች እና እነዛ ከየትም ተባረው ይመጣሉ። እንዲሁም ምሽት ላይ እንደውም በርን ክፍት ማድረግ ጥሩ አይደለም። እና በሬንም ክፍት አላደርግም። አልጋ ላይ ደግሞ ለልጆችም፣ ለአዋቂም፣ ለትንሽም፣ ለትልቅም የትንኝ መረብ አደርጋለሁ። እና የትንኝ መረብ ትጠቀማለህ? ለሚለው አዎ እጠቀማለሁ።

የትኛውን ባህላዊ ምግብ ትወዳለህ? ነው እኔ እንግዲህ የምወደው ባህላዊ ምግብ እንጀራ እንጀራ ሁልጊዜ በጣም የምወደው ምግብ ነውና እንጀራ በሽሮ በሽሮ እንደውም በፈሰስ በተጋቢኖ ሊሆን ይችላል በምስር በቀይ ምስር በቀይ አልጫ እንዲሁም በአተር በቀይ አተር በአልጫ በእንጀራ በእንጀራ እና ባህላዊ ምግብ እኔ በጣም የምወደው እንጀራ የእንጀራ ምግብ ነው እና ደግሞ ዳቦ ዳቦ በእሳት በእሳት ተደርጎ በግብር ምጣድ በግብር ምጣድ ወይንም ደግሞ የሸክላ ምጣድ አለ የራሱ የሆነ ዳቦ መድፊያ ወይንም ዳቦ መጋገሪያ የሚባል እና እሱም ባህሎዊ ነው ማለትም በእንሰት እንሳት ቅጠል የሚባል አለ እንሳት ቅጠል ተደርጎ በአካባቢው በሚገኝ ደግሞ ይሄ ሳንሰል ቅጠል የሚባል አለ ሳንሰል ቅጠል ተደርጎ የንሰት ቅጠል ወይንም ይሄ የሙዝ ቅጠል የኮባ ቅጠል ምናምን የሚባል አለ እና ያ የኮባ ቅጠል ይነጠፋል እዛ ሸክለው ምጣድ ላይ ከዛ የተቦካው ሊጥ እዛ ላይ ይደረጋል ያ ከተለበሰ በኋላ እንሷት ቅጠሉ ልክ ያ ዳቦ በቅጠቡ ይሸፈናል ደግሞ ሰንሰል ቅጠል የሚባል አለ ያ ደግሞ ከለይ ይነሰነሳል እሳት እንዳይገባው ከግብር ምጣዱም ወይንም ከሸክላ ምጣዱ ቂጥም ሰንስር ቅጠል ይደረጋል የንስሐት ቅጠል የሚደረገው መካከል ላይ ነው እና ያንን የራሱ የሆነ ብረት ምጣጅ በልኩ የተሰራ አለ ያ ይደረግና ከላይ እሳት ይነደዳል እንግዲህ እንደኛ አካባቢ ከላይ እሳት በደንብ ተደርጎ ይነደዳል እንኩበት ይሄ ከብቶች እበት ይደረቃል ደርቆ ሲያበቃ ያከለ ይነሰነሳል ከታችም ከሌም እኩል በአንድ ይነደዳል ያን ግድህ የ የገበር ወይንም የሸክላ ምጣጅ ዳቦ ይባላል እና የትኛውም ባህላዊ ምግብ ትወዳለህ ለሚለው የሳቱን የሸክላ መጣጅ ዳቦ እና እንጀራ እወዳለሁ

ቂም ታቆያለህ ነው የሚለው እንግዲህ ጢም ሴት ነኝ እኔ ሴት ስለሆንኩኝ ጢም የለኝም። ግን አንዳንድ ሰዎች ሰዎች በጣም በረዣዥሙ የሚያደርጉ አሉ። እና በጣም ሳይቆረጡት ልባቸው ጋር የሚደርስ ሁሉ አለ በተለይ በተለይ ሙስሊሞች ሙስሊሞች እና ያ አሁን በጣምም ሲበዛ እኔ ደስ አይለኝም። እና ፀጉራቸው እጅብ ስለሚል እጅ ፀጉራቸው እጅብ ብሎ በጣም ረጅም ሆኖ። አሁን ለምሳሌ ልክ አንዳንድ ሰዎች ቢያደርጉም ትልልቅ ሰዎች ችግር የለውምና። አሉ አንዳንድ መካከለኛ ወጣቶች ምናምን እነዛ ግን ሲያደርጉ አሁን እነሱ እኔ ብዙ ደስ አይለኝም። እና ደስ የሚለውም ትልልቅ አዛውንት ሰዎች አዛውንት ሰዎች ሲያሳድጉ አሁን ያ እንደ ትልቅ ሰውነታቸው ምናምን ትልቅነታቸው ጋር አብሮ ሲሄድ ደስ ይላል። እና ጢም ታቆያለህ ለሚለው እኔ ሴት ነኝ ጤም የለኝም

ስማርት ፖን ትጠቀማለህ ነው? አዎ ስማርት ፖን እጠቀማለሁኝ። ማለትም ልክ ከመጀመሪያም ጀምሬ ስማርት ፖን ይኸው ሲበላሽ እየቀየርኩ ብዙ ጊዜ ሲሆነው ሌላ እየገዛሁ ያንን የተበላሸሁኝ እየጣልኩኝ ብዙ ጊዜ አይቴል አይቴል እጠቀም ነበረ አይቴል ሲበላሽ በመጣል እንደሁም ደግሞ አሁን የምጠቀመው ሳምሰንግ ነው። ሳምሰንግ ነው እና ስለዚህ ስማርት ፎን እጠቀማለሁኝ የተለያዩ ነገሮችን ሁሉን ነገር በስማርት ፎን የምጠቀመው በሳምሰንክ ነው ሁሉን ነገር ያስጠቅመኛል። እና ስማርት ፎን ትጠቀማለህ ለሚለው አዎ እጠቀማለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ ነው? እኔ እንግዲህ ወደ መናፈሻ የምሄደው እሁድ እሁድን ልክ ምሽት ከአስር ሰዓት ጀምሮ እስከ አስራ ሁለት ሰዓት ባለው መነፈሻ እሄዳለሁኝ። እንዲሁም ደግሞ በዬ እረፍት እረፍት ባለህ ሰዓት ቅዳሜን ቅዳሜ ቅዳሜን ቅዳሜ እንደዚሁም ምሽት ላይ ከአሥራ አንድ ሰዓት እስከ አስራ አንድ ተኩል እስከ አስራ ሁለት ሰዓት ላይ በቅርብ ወደሚገኙ መናፈሻዎች እንዲሁም ደግሞ እነዚህ በጣም ደስ ደስ የሚያሰኙ አንዳንድ መናፈሻ ቦታዎች አሉና። ቅዳሜ ቅዳሜን እሁድ እሁድንና በበዓል ቀናት በዓልን ቤት ውስጥ ካከበርኩኝ በኋላ ልክ ወደ መናፈሻ ደግሞ ምሽት እንደዚሁ አካባቢ ከጓደኛ ጋር እንዲሁም ከቤተሰብ ጋር ከቤተሰብ ጋር ከወንድ ጋር ሊሆን ይችላል ከሴት ጋር ሊሆን ይችላል ከሴት ጓደኛ ጋር ከወንድ ጓደኛ ጋር በመሆን። እንደዚሁ ቅዳሜና እሁድን ወጣ እያልኩኝ ወደ መናፈሻ እሄዳለሁ። እና ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው? በትክክሉ በቋሚነት ሁል ጊዜ እሁድ እሁድን እሄዳለሁ ማለት ነው

ማዕድን ትጠቀማለህ ነው? የሚለው እንግዲህ ማዕድን እጠቀማለሁኝ። ማለትም አሁን ከወርቅ ከብር ጋር ተያይዞ የጆሮ ብር። ልክ የውጭ አለ የሀገር ውስጥ አለ እንዲሁም ጥራቱን በጠበቀ መልኩ ሁልጊዜም የማይገፍ ልክ እንደነበረ ሆኖ የሚቀመጥ እና የጆሮ ብር እጠቀማለሁኝ። የጆሮ ወርቅ የጆሮ ብር የጆሮ ወርቅ እንዲሁም ደግሞ የአንገት ሀብል የአንገት ሀብል። ብር እና ወርቅ የአንገት ላይ የሚደረግ ማዕድን እና ጣት ላይ ደግሞ ጣት ላይ ልክ የጣት ብር በሚያማምሩ ፈርጥ ባላቸው በክብ በተለያዩ የውጪ ነው ወይ የሀገር ውስጥ ነው ወይ በማለት ጥራት ያላቸውን ብር የጣት ብር የጣት ወርቅ የጣት ወርቅ አጫዋች የሚባል አለ። እንዲሁ ለጌጥ የምንጠቀማቸው አሉ ወይንም ደግሞ ቃል ኪዳን ቃል ኪዳን ወርቅ አለና እኔ ጣቴ ላይ ብርም ወርቅም እጠቀማለሁ አንገቴ ላይ የአንገት ብር እጠቀማለሁኝ። ጆሮዬ ላይ ደግሞ የጆሮ ብር እጠቀማለሁ እና እጄ ላይ ደግሞ እጄ ላይ ብራስሌት ብራስሌት የብር እጠቀማለሁኝና። ማዕድን ትጠቀማለህ ለሚለው? አዎ እጠቀማለሁ

የትውልድ ከተማህ የት ነው ነው የሚለው እንግዲህ የትውልድ ከተማዬ መኮይ አንጾቻ ግምዛ ወረዳ የምትባል እናት ወረዳ ነው። እና ልክ ከልጅነት ጀምሬ ከልጅነት ጀምሬ እስከ መጨረሻ ድረስ የትምህርት እንትኔን የጨረስኩበት እዛው በመከታተል ነው ከ እስከ አስራ ሁለተኛ ክፍል። ልክ እዛ ነው ያጠናቀቅኩት እና በጣም ደስ የምትል ፍራፍሬ የሞላበት ፍራፍሬ ማንጎ ፓፓያ ሽንኮራ አንዱም ሙዝ ሙዝ በሁለት አይነት የሀገሬ ሙዛ የሚባል አለ ይሄ ትልልቅ ሙዝ የሚባል አለ ትንንሽ የሚባል አለ የሙዝ አይነት እንኳን ሎሚ ሎሚ የሚመረትበት ብርቱካን በጣም በብዛት የሚገኝበት አቮካዶ በተለይ በተለይ ሰኔን ሰኔን ጀምሮ ሰኔን ሀምሌና ነሀሴም መስከረምን በጣም የማንጎ ማንጎ የሚገኝበት አቮካዶ የሚገኝበት እነዚህን በሶስት ወራት ውስጥ በተለይ ማለት ሰኔን ሀምሌን ናሀሴን እነዚህ ብርቱካን ትሪንጎ ትሪንጎ ሸንኮራ ሸንኮራ አገዳይ የሚገኝበት ፓፓያ እነዚህን ድንች ድንች የስኳር ድንች በብዛት ይገኝበታል እና ቀይ ስር እነዚህ እነዚህን የመሳሰለ በጣም ሁሉ ነገር የሚገኝበት ነው እና መኮይ አንጾኪያ ገምዛ ውረዳ እዛ ነው የተወለድኩት። ግን አሁን የምኖረው አዲስ አበባ ነው። እና የተወለድ ከተማ የት ነው ለሚለው መኮይ።

አይስክሬም ነው? የሚለው እንግዲህ አዎ አይስክሬም እወዳለሁኝ። አይስክሬም ነው? የሚለው እንግዲህ አዎ አይስክሬም እወዳለሁኝ። በተለይ በተለይ ከስራ ቦታ ምናም ስመጣ አይስክሬም በጣም ነው የምጠቀመው እና አይስክሬም ሁልጊዜ ጠዋትም ላይ ማታም ላይ እንደዚሁ ልክ ባስፈለገኝ ሰዓት ላይ ሁልጊዜ እጠቀማለሁኝ እና አይስክሬም ትወዳለህ ነው የሚለው አዎ አይስክሬም እወዳለሁኝ

የልደትህን እንዴት ታከብራለህ? ነው የሚለው እንግዲህ እኔ ልደቴን የማከብረው እንዴት ነው የሚለው። ኬክ ኬክ በማስደፋት ወይንም ኬክ በማሰራት ሄጄ የጾም ከሆነ የጾም የፍስክ ኬክ ከሆነ የፍስክ ኬክ የጾም ኬክ ብዬ አዛለሁኝ። እና በንጹህ ሆኖ ያልከረመ አዲስ ትኩስ የሆነ ልክ እንዲሰራልኝ። ማለት እና የተለያዩ እነዚህ ትንንሽ ብስኩቶችን ዙሪያውን በማድረግ እንዲሁም ፈንዲሻ ፈንዲሻ በማፈንደሽ በደንብ አድርጌ። ዳቦ ዳቦ ትልቅ የሆነ ሙሉ ዳቦ የውሃ ሊሆን ይችላል የእሳት ዳቦ ሊሆን ይችላል። እና ዳቦ አዘጋጃለሁ ኬክ አዘጋጃለሁ ኬኔቶ ኬኔቶ ልክ ሰው እንደ ፍላጎቱ እንደ ፍላጎቱ እንዲጠጣ። ወይንም እንደ ፍላጎታቸው እንዲመገቡ እንዲጠጡ በመጠጥ ዙሪያ ኬኔቱ አዘጋጃለሁ። ጠጅ አጥላለሁኝ ጠላ እጠምቃለሁ እና እንጀራ እንጀራ በደንብ አድርጌ አዘጋጃለሁኝ። ጾም ላይ ከሆነ ጾም ላይ ከሆነ የተለያዩ እንደ ቀይ ስር እንደ ድንች እንደ ጎመን የተለያዩ ምስር አተር በቀይ ባልጫ በቀይ ባልጫ በሆነ መልኩ እነዚህን አዘጋጃለሁኝናም። ቡና በደንብ ተደርጎ ቡና ይፈላል። ጎረቤት ጎረቤት በደንብ ይጠራል። ከየስራ ባልረቦችንም የስራ ጓደኞችን የስታቦችን እጠራለሁኝ። እና በደንብ አድርጌ ሻማ በደንብ አድርጌ ሻማ አበራለሁኝ። የተለያዩ ድምላይት በእንትን በማለት ፎቶ ፎቶ በደንብ አድርጌ ለሁል ጊዜ ለማስታወሻ እንዲሆነኝ ለማስታወሻ እንዲሆነኝ ፎቶ እነሳለሁኝና። እንደዚህ አድርጌ በደንብ ጎረቤትን ዘመድን እንዲሁም ቀረብ ቀረብ ያው ጉዋደኞችን በመያዝ በዚህ መልኩ ልዴቴን አከብራለሁኝና። የልደትህን እንዴት ታከብራለህ? ለሚለው በዚህ መልኩ በጣም በደስተኛ ሁኔታ ሁኔ አከብራለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል? ነው እንግዲህ ቤተሰብ እንደዚሁ ሁላችንም የተለያየ ቦታ ስለምንኖር እና ልክ ቤተሰብ በዚህ ቀን ብለው ተዘጋጅተው በዓልን አስመልክቶ ልሆን ይችላል በዓልን አስመልክቶ ልሆን ይችላልና እንዲሁም የራሳቸው የራሳቸው ዝግጅት አድርገው የራሳቸው ዝግጅት አድርገው ሁሉንም ልጅ መሰል የልጅ ልጅ ሳይቀር ወንድ ልጅ ሴት ልጅ ምናምን ሳይቀር ሙሉ በሙሉ የዛሬ ዝግጅት በደንብ አድርግያለሁኝ የቤተሰብ መሰብሰቢያ ቀን ነው በዚህ ቀኑ ተብሎ በዛን ቀን እንሰበሰባለን እና በብዛት በብዛት ደግሞ ፋስካ በዓል ለፋስካ በዓል ቤተሰብ በአንድ ላይ ሆነን እንደዚሁ ሁላችንም የልጅ ልጅ፣ ልጅ እናት አባት ቤት ሁሉም ይጠራራና ቤተሰብ ይዘጋጃል። ሁሉም ነገር በግ ዶሮ እንቁላሉ ስጋው ሁሉ ነገር ይደረግና ልክ የመሰብሰቢያ የምክክር መውሰጃ ልጄ እንዴት ነው አኗኗርሽ? እንዴት ነው? ማለትም ከየርቀታችን አንፃር ወንድ ወንዱም ሌላ ቦታ ሴቷም ሌላ ቦታ እየተወ እየወለድን እየከበድን ምናምን እና እንዲሁ በስልክ ብቻ ነው እንጂ በስልክ ነው እንጂ የምንገናኘው ሰብሰብሰብ ብለን ብዙ ነገሮችን አናደርግም። ግን እንደዚህ አንድ ቀን ቀን ተይዞ በተለይ ፋሲካን ባስመለከተ መልኩ እንዴት ነው? ልጄ አኗኗርሽ ልጄ አኗኗርህ እንዴት ነው? እንዴት ናችሁ? ተብሎ በደንብ ምክክር የሚወሰድበት ደስታ የምናገኝበት ቤተሰብ ምን ያህል ጊዜ ይሰበስባል? ለሚለው በአመት አንድ ጊዜ

የስራ ልብስ ትለብሳለህ ነው? አዎ የስራ ልብስ እለብሳለሁኝ። ማለትም ከሌሎች ከሌሎች የስራ ደንብ መለያ አለኝ እንደ ጋውን ነጭ ጋውን ነው። ያንን ከደንበኞች ከደንበኞች ወይንም ከሚስተናገዱት ሰዎች ለየት ያለ ልብስ መልበስ ስላለብኝ። ልክ ህግና ደንቡን በጠበቀ መልኩ። ሰራተኛ ወይንም ስራ የስራ መገለጫዬ የስራ መገለጫዬ ልብስ ለብሼ። ለክብሩ የሚሆኑ ወይንም ደግሞ የማያውቅ ሰው የማያውቅ ሰው እከሌ የት ነው የትኛው ነው የሚያስተናገደን እንዴት ነው? ከመባል ይልቅ ልክ በደንብ ልብስ በደንብ ልብስ ወይንም በስራ ልብስ ለየት ባላ ሆኖ መታየት። ለተስተናጋጆች ወይንም ለደንበኞች መታየት ጥሩ ነውና። የስራ ልብስ ትለብሳለህ? ለሚለው አዎ መለያየን አድርጌ እለብሳለሁ።

የምታውቀው አንድ ምሳሌ ንገረኝ ነው። እንግዲህ የማውቀው አንድ ምሳሌ ልክ ከሀገር ደረጃ ከሀገር ከሀገርም በላይ ልክ ወደ ውጪ ሁሉ ስማቸው የተነሳ ስማቸው የተነሳ በአድናቆት የተደነቁ። ጠንካራ ጠንካራ ሀገራቸውን በጥሩ ሁኔታ ያስጠሩ ከሀገራቸውም አልፎ ተርፈው ውጪ ድረስ በጣም በቃ እንትን ያሉ የታወቁ ሯጮች እነ መሰረት ዲባባ እነ መሰረት ዲባባ እነ ጥሩ ነሽ ዲባባ እነ ቀነኒሳ በቀለ። እነዚህን የመሳሰሉ ለምሳሌ እነዚህን የመሳሰሉ ሯጮች በጣም በቃ ታዋቂ የሆኑ ከኢትዮጵያም አልፈው ተርፈው ውጭ ድረስ ስማቸው በጥሩ ሁኔታ በጥሩ ሁኔታ እየተነሳ እና እስከ ዘላለም ስማቸው የተነገሰ። አውቃለሁና የምታውቀው አንድ ምሳሌ ንገረኝ ለሚለው እነዚህን

ስለ ቤተሰብህ ንገረኝ ነው፣ እንግዲህ የኔ ቤተሰቦች፣ የኔ ቤተሰብ በጣም ጥሩ የሆኑ፣ ፍቅር የሆኑ፣ ማለትም ምቹ የሆኑ አሁን ለምሳሌ ለልጆቼ፣ ለኔ ወይንም ለእህቶቼ፣ ለወንድሞቼ አንድ ቀንም ከልጅነት ጀምሮ እነሱ ጋር እስከምንኖር ድረስ ልምጬ ተመትቼ አላውቅም። እኔ አሁን ለምሳሌ ልምጭ፣ በዱላ ተቀጥቼ አላውቅም፣ ተሰድቤ አላውቅም፣ ወይንም ደግሞ በክፉ ፊት አይተውኝ አያውቁምና ልክ ለልጆቻቸው፣ ለኔም፣ ለሌሎችም ለእህቶቼ፣ ወንድሞቼ እና በጥሩ ሁኔታ እኛን ለማስደሰት በዓል ሲመጣ እኛ ግዙልን ሳንል ወይንም ግዙልኝ ሳልል ጫማውን ራሳቸው አውቀው የሚገዙልኝ፣ ልብስ የሚገዙልኝ እነሱ፣ ፀጉሬሽን ለበአል ተሰር የሚሉኝ እነሱ፣ ሁሉን ነገር በቃ። የስራ ጫና አያበዙ፣ የስራ ጫና አያበዙም፣ በትምህርት ሰዓትም እኔ በምሆን ሰዓት ትምህርትሽን ተከታተይ ስረውን እኛ እንሰራለን ነው የሚሉት። እና ልክ ከልጆቻቸው አልፈው ተርፈው እስከ ጎረቤት ድረስ፣ ጎረቤት በጣም ነው የሚያደንቃቸው። እና ማለትም በስራ ትንሽ ትልቅ አይሉም ቤተሰቦቼ። ብቻ ልጆቻቸው ልብስ እንዳያጡ፣ ጫማ እንዳያጡ፣ ምግብ እንዳያጡ፣ ማህበራዊ ኑሮ እንደ ሰው እንድኖር ሁሉን ነገር ተግተው በቃ ልክ በዛው በእርሻ በ ግቢ ላይ የተለያዩ አትኩቶችን በመትከል ሁሉን ነገሮች በማድረግ እና ጎረቤት በጣም ነው የሚቀናብን። እና ለጎረቤት ለራሱ ጥሩ ፍቅር በመስጠት፣ ጥሩ ጎረቤት በመሆን፣ የተለያዩ ነገሮች በሀዘንም ይሁን፣ በደስታም ይሁን ጎረቤት ላይ በሆነ ነገር ሲመጣ ያን ነገር በጥሩ ሁኔታ ሄደው ቤተሰቦቼ እነዛን ጎረቤቶች አጽናንተው፣ አስደስተው ቢወልዱ ሄደው አይተው፣ የሆነ ልዩ ነገር በመያዝ፣ ልደት ሲጠሩ የተለየ ነገር በመያዝ ያስደስታሉ ጎረቤቶችን። እና ጎረቤት ለራሱ በቤተሰቤ በጣም ነው የሚደሰቱት። ፍቅር፣ ሰላም ስላለን፣ ደስታ እርስ በእርሳችን ስለምንተዛዘን፣ ስለምንደጋገፍ እና ስለቤተሰብ ንገረኝ የሚለው በዚህ መልኩ በፍቅር ሆነን ነው የምንኖረው። እና በዚህ መልኩ ነው።

በአደባባይ ላይ መናገር ትችላለህ ነው? አዎ በአደባባይ ላይ መናገር እችላለሁ። ማለትም ልክ ስብሰባ ስብሰባ በሚመራበት ሰዓት ላይ ስብሰባ ሲደረግ ሁሉንም እንደ አጠቃላይ ህዝብን ወይንም ደግሞ የስራ ባለሙያዎችን ብቻ በመሰብሰብ ሁልጊዜ ስብሰባ በሚካሄድ ሰዓት ወይንም ደግሞ የስራ ባለሙያም ወይንም ማህበረሰብ እንዳጠቃለይ ሆኖ በሚሰበሰብበት ሰዓት ለጊዜ ያን ጊዜ እጄን አውጥቼ በደንብ አድርጌ በአደባባይ ላይ ልክ ወይንም መሪውን ይሄ ነገር ጥሩ አይደለም ጥሩ አካሄድ አይደለም ይሄ ነገርስ ለምን እንደዚህ ሆነ እንደዚህ ተደረገ ለማህበረሰብም ለሁሉም ጥሩ ነገር ይሄ ነው። ጥሩ ነገር ያልሆነው ይሄ ነገር ነው ለምንድነው ይሄ መደረግ ያለበት? ልክ በሚያስኬድ በሚያስኬድ መልኩ እና ሌላው ተቀማጭም ቋሚውም ማህበረሰብ በሚደግፈኝ እና ልክ ለኔ እኔን በሚያደንቀኝ መልኩ አድርጌ ጥሩ ነገር እና የሚያስደስት በአደባባይ ላይ እናገራለሁ እና በአደባባይ ላይ መናገር ትችላለህ ለሚለው አዎ እችላለሁ።

ተን ክፍት ትተዋለህ ነው። እንግዲህ እኔ ቤት ውስጥ ስሆን ቤት ውስጥ ስምንት ሰዓት ክፍት አደርገዋለሁ። መስኮቴን መጋረጃ ለቀቅ አድርጌ መስኮቱን ክፍት አደርገዋለሁ በተለይ በተለይ ሙቀት ሙቀት በጣም በሚሆንበት ሰዓት ላይ አየር እንዲገባ አየር እንዲገባልኝ ቀዝቀዝ ያለ አየር እንዲገባ ብዬ ሙቀት ባለበት ጊዜ ቤት ውስጥ ስሆን ክፍት አደርገዋለሁኝና። ክረምት ላይ ክረምት ላይ እና የተለያየ ዝናብ ስለሚሆን ዝናብ ሲሆን ወጨፎ ወጨፎ የሚባል አለ ማለትም ንፋስ በሚነፍስበት ሰዓት ዝናብ እየዘነበ እያለ በመስኮት ላይ በናኝ ዝናቦች የተለያዩ ነገር። እነዚህ አንዳንድ ያልተፈለጉ ነገሮች እንዳይገቡ ጥሩ ያልሆኑ ነገሮች እንዳይገቡ እዘገዋለሁኝ። በክረምት በሆነ ሰዓት እና ምሽት ላይ ምሽት ላይ ሁልጊዜም ክፍት አላደርግም ዝግ ነው የማደርገው እና። መስኮትህን ክፍት ትተዋለህ ለሚለው የብዙ ሙሉ በሙሉ ዝግ ዝግት ነው የማደርገው። እና መስኮትህን ከፍተህ ትተዋለህ የሚለው አልተውም።

"አዎንታዊ አስተያየት ተቀብሎ ታውቃለህ ነው?" አዎ አዎንታዊ አስተያየት ተቀብሎ አውቃለሁ ማለትም ልክ ለኔ ፖዘቲቭ የሆነ ጥሩ የሆነ ነገር እንትን ሲያቅዱልኝ ሲያስቡልኝ እና ይሄንን አወንታዊ አስተያየት ተቀብሎ አደርጋለሁኝ እና ማለትም ጥሩ ነገር ለኔ ለወደፊት የሚሆን ጥሩ የሆነ ነገር እኔን ሚያግዝ ነገር ለኔ የሚጠቅም ነገር እና ከራሴም አልፌ ከራሴም አልፌ ሌላ ሰው አዎንታዊ አስተያየት እንድናገር ሊያደርገኝ ይችላል እና "አዎንታዊ አስተያየት ተቀብሎ ታውቃለህ?" ለሚለው፣ አዎ አውቃለሁ።

ከደንበኞች ጋር ትገናኛለህ? ነው አዎ ከደንበኛ ጋር እገናኛለሁኝ። ማለትም ከተለያዩ የጫማ ደንበኛ እንዲሁም ደግሞ የልብስ ደንበኛ ሁልጊዜ ከተለያዩ ሰዎች። ለራሱ አልገዛምና አንድ ደንበኛ አበጅና የጫማ ራሱን የቻለ አንድ ደንበኛ የልብስ የራሱን የቻለ አንድ ደንበኛ የተለያዩ ልብሶች የ የቀሚስ ጉርድ ሊሆን ይችላል። የሙሉ ቀሚስ የሀበሻ ቀሚስ ዘመናዊ እነዚህ ወጣ ያሉ አንዳንድ እንትኖች ልብሶች አሉና። እና ልክ ለልብስም ራሱን የቻለ ደንበኛ ወይንም ደግሞ የጫማም ራሱን የቻለ ለተለያዩ ለኮስሞቲክስ እንደውም ለቤት የቤት አንዳንድ እቃዎች በቃ ዙሪያ በቃ ዙሪያ ጥሩ ነገር እንዲያጡልኝ የተሻለ ነገር እንዲያመጡልኝ በስልክም እገናኛለሁ። እንዲሁ ፊት ለፊትም በዚህ ቦታ አንገናኝ ምናምን በማለት ይሄ ተገናኝቼ ይሄንን ይሄንን የመሰለ ነገር ጥሩ ነገር በቤት ዙሪያ እቃ የተለያዩ ኦሪጅናል የሆኑ ነገሮችን እንዲያመጡልኝ ሴትም ከሆነች እንድታመጣልኝ ወንድም ከሆነ እንዲያመጣልኝ። ኮስሞቲክስ የተሻለ ለሰውነት የሚስማማ ለእጅ የሚቀባ ሊሆን ይችላል ለፊት የሚቀባ ለፀጉር የሚቀባ ሊሆን ይችላል። እና ጥሩ የሆነ ነገር ለኔ የተሻለ ነገር እንዲሆንልኝ የተለያዩ ነገሮች አሉ እና በየብርድ ብርድልብስ አለ አንሶላዎች መጋረጃዎች ወጣ ወጣ ያሉ አንዳንድ ነገሮች አሉና የቡፌ የእቃም ምናምን ማስቀመጫ አለ። እና እዛ ውስጥ የሚቀመጡ ወጣ ወጣ ያሉ ደስ ደስ የሚሉ ነገሮችን አስመጣለሁኝና። ከደንበኞች ጋር ትገናኛለህ? ለሚለው አዎ ልክ ከደንበኛ ጋር እየተገናኘሁኝ ጥሩ ነገሮችን እንዲያመጡልኝ በስልክም ሊሆን ይችላል በስልክም እገናኛለሁኝ ፊት ለፊትም እገናኛለሁ። እና ከደንበኞች ጋር ትገናኛለህ ለሚለው አዎ

የስራ እድገት እየፈለክ ነው ነው አዎ እድገት። እየ ፈለጋለሁኝም እየፈለኩም ነው ማለትም ልክ ከያዝኩት ከያዝኩት ከፍ ያለ እንዲሁም ደግሞ ልክ የተሻለ የተሻለ። ከትንሽ ወደ ትልቅ ወደ ከትንሽ ወደ ትልቅ ከገጠር ወደ ከከተማ ከከተማ ደግሞ ከመካከለኛ ከተማዎች ወደ ከፍ ወደ አሉ ከተማዎች ለመግባት። እና የስራ እድገት እየፈለክ ነው ለሚለው አዎ በተለያዩ በጓደኛ በዘመድ እንዲሁም ደግሞ በቃ ማስታወቂያ ሲወጣ ንገሩኝ። እኔ ያለሁት እዚህ ነው። ስራ ስለሚበዛብኝ ብዙ ጊዜ ስልክ ላይ ብቻ ነው ማስታወቂያ ሲወጣ የምከታተለው። እና በእናንተ ስታፍ ካለ ፈልጉልኝ በዛ ካለ ፈልጉልኝ እያልኩኝ በጓደኛም ወደ ዘመድም ወደ ሁሉም ቦታ እና ደህና ደህና ከተማ ወዳሉት ጋር እየደዋወልኩኝ ከትንሽ ወደ ትልቅ ለመ እድገት ለማግኘት። የስራ እድገት እየፈለክ ነው ለሚለው አዎ እየፈለኩ

የሽያጭ ግቦች አሉ። ነው እንግዲህ ሽያጭ የተለያዩ በቤት ዙሪያ ሊሆን ይችላል በተለያዩ እቃዎች እቃዎችን በመረከብ ሊሆን ይችላል። እና አንዳንድ እቃዎችን አንዳንድ እቃዎችን ከውጪ ከልክ ወጣ ካለ ከበረሃ ቦታ ሆነ አንዳንድ ቀለል ቀለል ያለ ዋጋ ከዚህ የተሻለ እና ጥራት ያለው ጥራት ያላቸው እቃዎችን ብረት ድስት ሊሆን ይችላል። አል ብረት ድስቶችን መጥበሻዎችን ስቶፎችን እነዚህ አንዳንድ ነገሮችን እና ተጠቃሚ ተጠቃሚ የሚበዛበትን ነገሮች። ከሌላ ቦታ እያስመጣሁኝ እና ግብ አደርጋለሁና። እና እዚህ ወይንም አስረክባለሁ ወይንም በቸርቻሮሩ መልኩ አደርጋለሁኝ። እና እሸጣለሁ። ስለዚህ የሽያጭ ግቦች አሉ ለሚለው አዎ አሉኝ

የምትወደው መተግበሪያ ምንድነው ነው? እንግዲህ በጣም ብዙ መተግበሪዎችን እጠቀማለሁኝ ማለትም ከእነዚህ ውስጥ አሁን ልክ እንትን ኦል ዶክመንት የሚል አለ እና ያንን ሁሉንም ዶክመንቶች የተለያዩ የትምህርት ማስረጃዎችን ጠንቅቆ ሊይዝልኝ የሚችል አንድ እሱን መተግበሪያ እጠቀማለሁኝ። እንዲሁም ደግሞ የፌስቡክ የሚሴጅ የሚሴጅ አፕሊኬሽን እንዲሁም ደግሞ እኮ የኮንታክት ወይንም ደግሞ እንደ አጠቃላይ የስልክ ቁጥር የሚቀመጥበት ኮንታክት ውስጥ ገብተን ሙሉ ከነ ስማቸው ሲብ የተደረገ የማገኝበት። እና አማሃሪክ አማሃሪክ እንግሊዝ ዲክሽነረኒ የሚለውን እንግሊዘኛውን እንግዲህ ወደ አማርኛ ሊቀይር የሚችል ካልኩሌተር ካልኩሌት የተለያዩ እንትኖችን ከአእምሮዬ እንትን ያሉትን ትንሽ ትልቅ ሳይል ካልኩሌት የሚያደርግልኝ ያንንም እጠቀማለሁኝ። እና ኤፍኤም ሬድዮ አንዳንድ ጊዜ ሌላ ውስጥ መግባት ምናምን እንትን ሲለኝ ኤፍኤም ሬዶ ለማዳመጥ ያችን አፕሊኬሽን እጠቀማለሁኝ። እና እንዲሁም የተለያዩ በሜዲካል ፓራሳይት እንዲሁም በፎቶ በተለያዩ ነገሮች የምታስቀምጥልኝን መተግበር ያጠቀማለሁና እና ሌሎች ደግሞ ሌሎች ሚሴንጀር የሚሴንጀር አፕሊኬሽንን እንደልቤ ልቤ ከውጭም ከሀገር ውስጥም ጋር እንደ ልብ ለማውራት ዋትሳፕ የዋትሳፕ እንጠቀማለን እንዲሁም የቴሌግራም ቴሌግራም ቴሌግራምም ሁሉን ነገሮች የትምህርትን ሁሉንም የተለያዩ ነገሮችን ያስቀምጥ የሚችልልኝ ስለሆነ የቴሌግራምንም እጠቀማለሁ። ኢሜል የኢሜልንም ኢሞ ፌስቡክ እነዚህ እነዚህ የመሳሰሉ ነገሮችን እጠቀማለሁ። እና የምትወደው መተግበሪያ ምንድነው? ለሚለው ቲክቶክ ቲክቶክም አለ ከእነዚህ ውስጥ ግን እኔ የምወደው ኢሜልን ቴሌግራምን እና ዩቲዩቦችን እነዚህ እነዚህ የመሳሰሉትም ሁሉንም እወዳቸዋለሁ

ማሸለፍ ትችላለህ ነው የሚለው? እንግዲህ አዎ እችላለሁኝ ማሸለም። እንግዲህ በትምህርት ደረጃ ላይ በትምህርት ደረጃ ላይ የተለያዩ ከህፃናት ከመዋለ ህፃናት ጀምሮ የተለያዩ እነዚህ ትንሽ ትልቅ ትልቅ ደረጃ የደረሱ አሉ። እና እነዛ አንደኛ የወጡትን ሁለተኛ የወጡትን ሶስተኛ የወጡትን በየደረጃቸው ማሸለም እችላለሁኝ። ማለትም ከራሴም ከራሴ ከኪሴ አውጥቼ ልክ ሞራሊ በጣም ደስ ስለሚለኝ ጎበዝ ተማሪ ሳይ ይሄ ጎበዝ ነጋዴም ሊሆን ይችላል። እና እነዚህ በዲግሪ በድፕሎም በማስተር በተለያዩ እንትኖች አንደኛ የወጡ ዋንጫ ሚዳሊያን ምናምን ሲሸለሙ በጣም ነው የምደሰተው። እና በዛን ሰዓት ከሌላ ሰው ሁሉ ስጡኝ ብዬ የምሸልምበት አለኝና። ትችላለህ ለሚለው አዎ እችላለሁ።

በፋህም ማብሰል ትችላለህ ታውቃለህ ነው? አዎ እንግዲህ በፋህም የተለያዩ ነገሮችን አበስልበታለሁኝ እኔ ዳቦዎቼን እነዚህ ፖምፖሊኖ ፓስቲ አሳምቡሳ ቺፕስ ቺፕስ። እነዚህን የመሳሰሉ ነገሮች እንዲሁም ደግሞ እኔ በሁሉም ነገር በእንቁላል በእንቁላል አድርጌ የተለያዩ ምግቦቼን አበስልበታለሁኝ። ኬክ ኬክ ክሬም የሌላቸውንም ያላቸውንም ልክ እኔ በማውቀው ዘዴ እያደረኩኝ በፋህም አበስላለሁና። በየተለያዩ እነዚህ የጥብስ ቅቅል ሁሉ ነገሮች እነዚህ የሚባሉትን አበስላለሁና። በፋህም ማብሰል ታውቃለህ? ለሚለው አዎ ሁሉን ነገሮች አበስልበታለው

ሳህኖቼን መታጠብ ትወዳለህ? ነው አዎ እወዳለሁኝ ማለትም ልክ ጠዋት የተመገብንበትን በማስቀመጥ ሳፋ ወይም መዘብለዝ ይባላል ለሳህን ብቻ የተዘጋጀና እንደውም ያ ይቀመጣል የምሳ ደግሞ ለምሳ ደግሞ አሁንም ሌላ በአዲስ ከተመገብን በኋላ ንጹህ የሆነ ሳህና አውርጄ ያ ደግሞ አሁንም ልክ ከጧቱ ሳህን ጋር አብሮ ይቀመጣል ከዛ ማታ ላይ ሁሉንም የቁርሱንም የምሳውንም በማድረግ በንጹህ ወይንም በፈሳሽ የራሱ የሆነ በፈሳሽ ሳሙና እንዲሁም ማጠቢያ ደግሞ የራሱ እየተዘጋጀ አለ በዛ እንዲሁም አጃክስ በአጃክስ ሳሙና ይሄ የቃ ማጠፊያ በዛ በንጹህ ተደርጎ አጥብና ጎርጓዳ ሳህኖቼን የወጥ መውጫ የብረት አሉ የሸክላ አይነቶች አሉ የላስቲክ አሉ የመመገቢያ እነዚህ የዝርግ ሳህኖችም ይሸክላሉ የብረት አለ እንዲሁም የተለያዩ የቆርቆሮ አይነት ሳህኖች አሉና ትሪ አለ እነዛን የመሳሰሉትን በአንድ አድርጌ በማጠራቀም በወይ በፈሳሼ ሳሙናው ወይንም ደግሞ በአጃክስ በማድረግ በደንብ አድርጌ በሶስት ሳፋ አንዱን ዋና ዋናውን መውረጃ ሁለተኛውን ደግሞ ዋናውን መካከለኛውን ሶስተኛ ማጥሪያ አድርጌ የራሱ የሆነ ማንጠፍጠፊያ አለው ውሃን አዝሮ የማያስቀምጥ የራሱ የሆነ ማንጠፍጠፍ አለ እዛ ላይ እዛ ላይ በማቆም ልክ ድርቅ ሲሉ በንጹህ ወደ ማስቀመጫ ቦታቸው አስቀምጣለሁ እና ሳህኖችን መታጠብ ትወዳለህ ለሚለው አዎ እኔ በጣም ነው የምወድ ንጹህ ነገር ነውና የምወደው

ቀተር ምን ትመገባለህ ነው የሚለው? እንግዲህ እኔ ቀን ላይ የምመገበው ምግብ እንትን ጾም ካልሆነ ጾም ካልሆነ ጥብስ እንቁላል ፍርፍር እንቁላል ፍርፍር የእንቁላል ስልስ በበርበሬም ከሆነ በአልጫም ከሆነ የእንቁላል ፍርፍርን በስልስ እንዲሁ ፍርፍሩንም እጠቀማለሁኝ። እንዲሁም ጾም ከሆነ ደግሞ ድንች ድንች ከቲማቲም ጋር በመጥበስ ምስር ምስርን በቀይ በቀይ በአልጫ በመስራት እንደሁም አተርን ደግሞ እንደዚሁ በቀይም በአልጫም አልፎ አልፎ ሁል ጊዜ አንድ አይነት ምግብን የመብላት ብዙ ስለማይመቸኝ። ጎመንን ጎመንን ደግሞ በድንች በመስራት በተለያዩ በካሮት እነዚህን በመሳሰሉ በመስራት ቀይስር ቀይስር ብቻውንም እሰራለሁ ከድንች ጋር እሰራዋለሁኝ። እና እነዚህን የመሳሰሉ ድፍን ምስር ድፍን ምስርም አልፎ አልፎ እጠቀማለሁኝና። ቀን ምን ትመገባለህ? ለሚለው እነዚህን አልፎ አልፎ ሁሉንም አይነት ምግቦች እመገባለሁ ማለት ነው

አስታየት መቀበል ትወዳለህ ነው? አዎ አስታየት መቀበል እኔ በጣም ነው ደስ የሚለኝና። አሁንም ብቻ ሳይሆን ከልጅነቴ ጀምሮ ስታስተምረኝ ሁሉንም ነገር። እጄን እየያዘች ከእንጀራ መጋገር ጀምራ ከየት ወዴት እንደሚዞር እንዴት ማዞሪያ እንደሚያዝ ሊጥ እንዴት እንደሚቦካ እንዴት ለእንጀራ እንደሚሆን። እና ሁሉን ነገሮች አስታየት ትሰጠኛለች እና አንዴ አሳይታኝ ስሰራ የሰሩት ነገር ቅር ካላት ይሄ እንደዚህ ነው ለነገ እንደዚህ አድርጊ። ዳቦ ሲደፋ ሁሉን ነገር የዛሬሽ በዚህ መልኩ ነው ነገ ደግሞ በዚህ መልኩ ለማድረግ ሞክሬ በአስተያየት ማለት። ጠላ ጠላ በምጠምቅ ሰዓት ጠላ የጠመኩትን ወይ ጌሾ ከበዛ ወይ ብእል ከበዛ ይሄንን ጌሾ ለሌላ ጊዜሽ አነስ አድርጊው። ይሄንን ብእል ደግሞ ለሌላ ጊዜው ብእል አነስ ካለው ደግሞ ብእሉን በዛ አድርጊው ለሌላ ጊዜሽ ምናምን ትለኛለች። እና ገና ከልጅነቴም አሁን ደግሞ ባለሁበትም ላይ በስራ ዘርፌ ላይ ይሄ ነገር እኮ አሰራርሽ በዚህ መልኩ ብታደርጊው ጥሩ ነው። ይሄ አያያዝሽ እንደዚህ አይደለም ካሉኝ እሺ ነው ምለውና። እስኪርብርቶ ካያያዜ ከልጅነቴ እስኪብርቶ አያያዝ ጀምሮ በግራ ያዝ ሳረግ በቀኝሽ አዙሪ። በግራሽ ዛሬ ከለመድሽ ሁልጊዜም በግራ ነው ምትለምጂ። ስለዚህ በቀኝሽ ሁል ጊዜ ለመያዝ ሞክሪ እያሉ መምህራኖች እንዲህ እጄን ይዘው በቀኝ እንድጽፍ እና ሁል ጊዜ እስከዛሬ ድረስ በቃ በቀኝ እንድጽፍ አድርገውኛል። እና እንዲሁም አሁንም ቤት ላይ ቤት እየኖርኩኝ እያለሁኝ ምግብ ላይ ጮው ካበዛሁ ለነገ ጨው አነስ አድርጌ። እንደዚህ አድርጌ በርበሬ ከበዛ ለነገ በርበሬ ያነሰ አድርጌ ምናምን በውጭም ሆነ በቤቱም ውስጥ ሆነ አስተያየትን ሲሰጡኝ እኔ በጣም ነው ደስ የሚሉኝ እወዳለሁ። እና አስተያየት መቀበል ትወዳለህ ለሚለው አዎ እወዳለው

አመሰግናለሁ ሲባል እንግዲህ አመሰግናለሁ ማለት በጣም ማመስገን የሆነ ነገር ሰጥተውኝ በምግብ ደረጃ ሊሆን ይችላል፤ ምግብ ሰጠውኝ፤ ወይንም ደግሞ ለጥሩ ምክር ጥሩ ነገር አድርገውልኝ፤ ለምሳሌ አሁን በምክር ደረጃ ወይንም ከሰው ጋር ተጣልቼ እንዲሁ በንግግር በምናምን ሊሆን ይችላል። እና ይሄ ነገር እኮ ጥሩ አይደለም እንደዚህ ነው ምናምን ብለው በደንብ ሲመክሩኝ አመሰግናለሁኝ ይሄንን ስላደረግክልኝ ስላደረግሽልኝ ብዬ በጣም ዝቅ ብዬ አመሰግናለሁ። እና ለ ትልልቅ ሰዎች አሁን ትልልቅ ሰዎች እንዴት ኑሮ ኑሮ እንዴት እንደሚያዝ ምን እንደሚደረግ ሁሉን ነገር ላይ ምን ያንሰዋል ምን ይበዛበታል ስለ ሁሉም ነገር እስከ ንግግር ጀምሮ ሰውን ክፉ እንዳትናገሩ። ጥሩ ነገር ሰው ክፉ ሲናገራችሁ እናንተ ደግ መልሱ። መጨረሻ ላይ ታገኙታላችሁ ይህን ነገር ጥሩ መሆኑን። ብለው በጣም የምክር አገልግሎት ሲሰጡኝ አመሰግናለሁኝ አባቴ ወይንም ፋዘር ማዘር ብዬ ዝቅ ብዬ ነው አመስግኛቸው የምሄደው። እና አመሰግናለሁ ሲባል እንግዲህ ለኔ ጥሩ ነገር በምክርም ይሁን በስጦታም ይሁን ምግብ ለራሱ ምግብ ለራሱ ነይ ቢይ ጠጪ ብለው ያቺ ውሃም ትሁን ውሃም ትሁን ያንን ጠጥቼ አመሰግናለሁኝ ይሄንን ስላድረ ስላደረክልኝ ስላደረጋችሁልኝ ብዬ አመስግኘ እሄዳለሁ ማለት ነው። እና አመሰግናለሁ የሚለውን ቃል በዚህ መልኩ ነው የምገልጸው ማለት ነው።

እንቁላል እንግዲህ እንቁላል ሲባል ከዶሮ የሚገኝ ነው። ከዶሮ የሀበሻ ዶሮ አለች እንቁላል ጣይ የሀበሻ ዶሮ የፈረንጅ ዶሮ የፈረንጅ ዶሮ የምትባል እንቁላልጣይ ራሳቸውን የቻሉ እንዲሁ ደግሞ እየተመገቡ እየተመገቡ ምንም እንቁላል የማይጥሉ ዶሮዎች አሉ። እና እነዛ አሁን ለስጋነት ነው የሚውሉት እና ራሳቸውን የቻሉ ግን የሀበሻም ከሀበሻ ዶሮም ከፈረንጅ ዶሮም እንቁላል ጣይ ዶሮዎች አሉና። እንግዲህ እንቁላል ሲባል ለህፃናትም ለአዋቂም የሚሆን በጣም ጥሩ የሚመች ምግብ ነው። እና በዳቦ ብንመገበው በእንጀራ ብንመገበው በተለያየ ነገር ብንመገበው እንቁላል በጣም ጥሩ ደስ የሚል ምግብ ነውና። ቢሰራ እንዲሁም በስልስ ቢሰራ በቀይ ቢሰራ ባልጫ ቢሰራ እንቁላል። እናም ድፍኑ ድፍን እንቁላል አሁን በተለይ ድፍኑ ተቀቅሎ ተቀቅሎ ለበዓላት በጣም ሰርግ ላይ ተለያዩ ለሚዜዎች ለሙሽራዎች እንዲሁም ደግሞ ለአባዋራ ለሁሉም ከዶሮ ጋር ከዶሮ ከስጋዋ ጋር ተደርጎ በቀይ ወጥ በደንብ ተደርጎ ዶሮዋ ተሰርታ ከነእንቁላሏ ነው የሚቀርበው። ማለትም በጣም አስደሳችም ስለሆነ እና አንቁላል በድፍኑ ተቀቅሎ ቢሆን እንደውም ሰበር ሰበር ተደርጎ በእንቁላል በፍርፍር ፍርፍሩ በጣም አንደኛ ነው ለቁርስ ቢባል ለመቅሰስ ቢባል ለምሳ ቢባል የማይሰለች ምግብ ነው። እና እንቁላል እንግዲህ በጣም ጥሩ ለሰው ልጅ ተስማሚ ለትልቅ ለትንሽ ሳይል ላዋቂ ሳይል የሚስማማ የምግብ አይነት ነውና። እንቁላልን በዚህ መልኩ ነው የምገልጽ

እንደምን ነህ የሚለው ቃል እንግዲህ በስልክም ሊሆን ይችላል። እንደምን ነህ ደህና ነህ? ደህና ከርመሃል? ልጆችህስ ደህና ናቸው? ቤተሰብስ ደና ነው? ባለቤትህስ ዘመድ አዝማድ እንደምን ነህ? እንደምን ከርመሃል? እንደምን ዛሬ ደረስክ? በሰላም ደረስክ? እንደምን ነህ ይባላል። እና ወይንም ደግሞ ፊት ለፊት ፊት ለፊት ሰላምታ በምንሰጣጥ ሰዓት እንደምን ነህ ደና ነህ? ደህና ነህ ሁሉ ሰላም ነው። ቤተሰብስ ደና ናቸው? ጤናስ ሁሉም ቤተሰብ እናት አባት ሁሉም ሳይቀር እህት ወንድም በያሉበት ደና ናቸው። እንደምን ነህ ይባላል። እና እንደምን ነህ ሲባል እንግዲህ ደህና አድረሃል ወይ ደህና ከርመሃል ወይ ደህና ውለሃል ወይ ደህና አርፍደሃል ወይ? እንደምን ለዚህ ሰዓት እንኳን በሰላም አደረስክ እንኳን አደረሰህ። እንዲይባላል እና እንደምን ነህ ማለት ጡርነቱን ጡርነቱን ይሄው እንትን ለማለት እና እንደምን የሚለውን በዚ መልኩ ገልጸዋለሁ ማለት ነው

እንግሊዘኛ ትችላለህ? ለሚለው ቃል እንግዲህ እንዴት ነው እኔ እንግሊዘኛ ስለማልችለው እንግሊዘኛ ትችላለህ ይሄንን ይህንን ቃል ብሎኝ ነበረና ትመልስልኛለህ? ወይንም ደግሞ እንግሊዘኛ ትችላለህ? ይህንን መልስ እስኪ አግዘኝ እንግሊዘኛው ከበድ ብሎኛል እና እኔ የምችለው ቋንቋ ሌላ ነው። እና እስኪ ይሄንን እንግሊዘኛ ተቻልከው ሞክርልኝ ወይንም አስረዳኝ። እና እኔ እንግሊዘኛ ስለማልችል ነው። እላለሁ እና እንግሊዘኛ በስልክም ሊሆን ይችላል በስልክም በስልክም እንግሊዘኛ እንግሊዘኛ ትችላለህ? ይህንን ይህንን ብሎ ብሎኝ ነበረ ወይንም በላይ ነበረ። እና እንግሊዘኛ እኔ ብዙም ትርጉሙን ወይንም ምላሹን ስለማላውቀው ነውና እስኪ ይሄንን ነገር አግዘኝ እንደዚህ አድርገኝ እላለሁ። እና በምማርም ሰዓት ከበድ ያለኝን እንግሊዘኛ ትችላለህ ወንድሜ ወይንም እንግሊዘኛ ትችያለሽ ወንድሜ እህቴ። እስኪ ይሄንን ነገር ግልጽ እንደሆንልኝ እኔም እንግሊዘኛ እንዳውቅ እስኪ አግዘኝ ወይንም አግዢኝ እላለሁኝ። እና እንግሊዘኛ ትችላለህ ማለት ታግዘኛለህ? ወይስ ደግሞ የእንግሊዘኛ ቋንቋ በደንብ አቃላጥፈህ ታወራለህ? ወይ ከሌላ ሰው ጋር ስሁን እንግሊዘኛ ቢያወራህ ምላሽ ብቁ ምላሽ አለህ ወይ ምናምን ለማለት ነው? እና እንግሊዘኛ ትችላለህ የሚለውን ቃል በዚህ መልኩ ግልጸዋለሁኝ።

ኮምፒተር መጠቀም ትችላለህ ነው? የሚለው እንግዲህ ኮምፒተር መጠቀም አልችልም ይሄው በደንብ ግን ታች ክላስ ላይ በምማር ሰዓት አይሲቲ የሚባል አለ። እና አይሲቲ የሚባል የትምህርት ሳብጀክት ወይንም የትምህርት አይነት ነበር። እና ያን ጊዜ ዘጠነኛ ክፍል ላይ አስረኛ ክፍል ላይ እንደውም ፈተና በኮምፒውተር ፈተና እንዲሁም አለ። ተለማመዱ እስኪ ስማችሁን መጽሐፍ ሰንጠረጆችን የተለያዩ ነገሮችን ምንም በማናውቅበት ጊዜ እስኪ ኮምፒተር ተለማመዱ ፈተና አለ። ምናምን ይሉን እና ያን ጊዜ ዘጠኝ እና አስርም በምማር ሰዓት ኮምፒውተር እነካካ ነበረ። እና ደግሞ አሁን በተማርኩበት ላይ እንደዚሁ በአይሲቲን ባስመለከተ መልኩ ኮምፒውተር ላይ ፈተን ፈተና እፈተን ነበረ። እንዲሁም የተለያዩ ነገሮችን እንደዚህ ስሩ ምናምን ስንባል በቡድን በቡድን በቡድን በመሆን በቡድን በመሆን ከሁለት እና ከዛ በላይ ሰዎች ተማሪዎች በመሆን እንሰራ ነበር። እና ሲኦሲ ፈተና ለሲኦሲ ፈተና በኮምፒውተር ነው የተፈተንኩት እና ኮምፒውተር መጠቀም ትችላለህ ለሚለው ይኸው ሙሉ በሙሉ መጠቀም አልችልም

ዛሬ የመጀመሪያ ምግብህ ምን ነበር? ነው የሚለው እንግዲህ ዛሬ የመጀመሪያ ቋንጣ፣ ቋንጣ በእንጀራ ፍርፍር ነበረ። ቋንጣ በእንጀራ ፍርፍር፣ ከዛ በዳቦ ፍርፍሩን በዳቦ እያደረኩኝ ቁርስ ላይ በለሁኝ። ከዛ ቀን ላይ ደግሞ፣ ቀን ላይ ጥብስ ተመግቤያለሁ ቀን። እና የዛሬ ምግብህ ምን ነበር ለሚለው እነዚህ ምግቦች ተመግቤያለሁ። ጠዋት ፍርፍርና ዳቦ በቋንጣ፣ በቋንጣ ተሰርቶ በቀይ፣ በቀይ ተሰርቶ ፍርፍር ከሻይ ጋር፣ ሻይ እየጠጣሁኝ ቁርሴን በልቻለሁኝ። ምግብ ምሳ ላይ ደግሞ፣ ምሳ ላይ ደግሞ ጥብስ ሰርቼ፣ ጥብስ በደንብ አድርጌ ሰርቼ በእንጀራ፣ በእንጀራ መረቅ ያለው ጥብስ በጣም ነው የምወደው። ያንን አድርጌ ቡና አፍልቼ ቡና በመጠጣት ደግሞ የቀን ውሎዬን አሳልፌያለሁ። ከዚህ በኋላም ደግሞ መክሰስ፣ ራት ይቀጥላል እና የዛሬ የመጀመሪያ ምግብ ምን ነበር ለሚለው እነዚህ ናቸው።

ወደ ስራ ኖት ትሄዳለህ ነው እንግዲህ የሚለው። ወደ ስራ እንግዲህ ሰአቴን በማክበር፣ ሰአቴን ልክ ጠዋት ላይ ተንስቼ ሁለት ተኩል እዛ ለመድረስ ቀድሜ ከሁለት ሰዓት ተኩል በመዘጋጀት፣ በመዘጋጀት እና የሚያስፈልጉ፣ የሚያስፈልጉ ነገሮችን ወይንም ደግሞ ቤቱ ቤት ቤት ውስጥም እንዲሰሩ ይዤ የመጣኋቸው ነገሮች ካሉ እነዛን ነገሮች ሳረሳ በስርዓት አድርጌ እስኪብርቶን ወረቀትን እንዲሁም መያዝ፣ መያዝ ያለብኝን አስፈላጊ፣ አስፈላጊ መረጃዎችን ከኪሴ የማይጠፉትን ለዛ ለስራ ቦታ የሚያገለግሉትን እነዛን በመያዝ ወደ ስራ ትሄዳለህ ለሚለው በዚህ መልኩ ሰአቴን በማክበር አድርጌ ሁሉን ነገሮችን በማስተካከል እንዲሁም ደግሞ የደንብ ልብሴን፣ የደንብ ልብሴን ወይንም ደግሞ ከደንበኞች ለየት የሚያደርገኝን የስራ ልብሴን ገወን በመልበስ እንደዛ አድርጌ ወደ ስራ፣ ወደ ስራ እንውድ ትሄዳለህ ለሚለው በዚህ መንኩ እሄዳለሁ።

ስንት ኢሜልል ትልካለህ? ነው የሚለው እንግዲህ እንግዲህ እኔ ልክ የምሰራቸውን መስራት እያለብኝን ኢሜይሎች በቀን በቀን ብቻ አጠር አጠር ያሉ ነገሮች በቀን ወይንም በሳምንት የሚያልቁ ኢሜይሎች የሚሰሩ አሉ እና በትምህርቱ ዙሪያ በትምህርቱ ዙሪያም ሊሆን ይችላል በተለያየ ኢሜይል ላይ ደግሞ ብዙ ስራዎች አሉ እና ለጥሩ ነገር የሚያስገኙ ሚያስገኙትን ከሰዎች ደግሞ በመቀበል ከሰዎች ሲሉኩ ጓደኞቼ በኢሜይል ይሄን ይሄን ይሄን ላኩልኝና እስኪ አስተያየት አድርጉልኝ አስተያየት አድርጋችሁ መልሳችሁ ላኩልኝ እላለሁኝ ልክና ኢሜይል ጥሩ ጥሩ ነገር ብዬ እኔ የሰራኋቸውን ወደ ጓደኛ እልክና እነዛ ጓደኞቼ የተሻረከኝ እውቀት አላቸው ጋር እልክና እነዛ ደግሞ አይተው ይሄን ይሄን ይሄን አስተካክል ችግር የለውም ይሄን የጎደለው እንደዚህ ነው ብለው ይልኩልኛልና እና ስንት ኢሜይል ትልካለህ? ለሚለው በወር አንድ ኢሜይል ሁለት ኢሜይል እልካለሁ እና በጥሩ ሁለት ኢሜይል እልካለሁ።

በመስመር ላይ ትማራለህ ነው? አዎ በመስመር ላይ በጣም ብዙ ትምህርቶችን እማራለሁ። ማለትም ለምሳሌ አሁን በዩትዩብ ላይ ዩትዩብ ላይ በመስመር ነው ዩቱብ ላይ እንግዲህ የተለያዩ መረጃዎችን ስብሰባ እየተካሄደውን ምን እንደተባለ ልክ በሃገሪ ላይ ሊሆን ይችላል። ወይንም ደግሞ የውጭ ውጭ ላይ ምን እንደተባለ ምን ምን አይነት ነገር እንደተሰራ ምን እንዳለ? ኳስ ጨዋታ ኳስ ጨዋታዎችን ማን እንዳሸነፈ ማን እንትን እንዳለ ይሄንንም በመስመር ላይ እማራለሁ። እናም እንደዚሁ በተለያዩ በ በሁሉም ላይ በእነዚህ እንትኖች ላይ እማራለሁ። እና ቲክቶክም ላይ አሁን ቲክቶክ ላይ ሁሉን ነገሮች የሰዎቹን እንዴት እንደሚሰሩ እኔም እንዴት መስራት እንዳለብኝ። እንዴት አካሄድ እንዳለው። እነዚህ እነዚህን ነገሮች ቲክቶክም ላይ ልክ እኔም ለመጀመር ሳስብ ይሄ እንዴት አርጎ ነው የሰራው ይቺ እንዴት አድርጋ ነው የሰራችው? እኔ እን በምን መልኩ ብሰራ ነው አዋጭነት ያለው እንዴት ነው ብዬ? እማራለሁ። እና ልክ ሬዲዪ ላይ ኤፍኤም ሬዲዮ ላይ የተለያዩ እንትኖችን ዘገባዎችን እንዴት ስለ ሀገሪቷ ምናምን ጉዳይ እና በእነዚህ በእነዚህ መልኩ እማራለሁ። እና በመስመር ላይ ትማራለህ? የሚለውን አዎ እማራ

የቅጥር ሂደት እንዴት ነው? ለሚለው እንግዲህ የቅጥር ሂደት ጥሩ ነው። ስራንም በአግባቡ ሁኔታ በመስራት። የሚጠበቅብኝን ስራዎች በመስራት እንደሁም ደግሞ ከሰአታት ጀምሮ ሰዓታትን በማክበር መግቢያ መውጫን በማወቅ እንዲሁም ደግሞ ደንበኛ ደንበኛ እንዳይጉላላ ወይንም ደግሞ መጥቶ ልክ እሄ ነገር ይፈጸምልኛል ብሎ እዛ ድረስ መጥቶ። እንዳይመለስ ደንበኞችን ጥሩ በሆነ ደረጃ የማስተናገድ ደስተኛ ሆነው እንዲሄዱ በሌላ ግዜም ደስተኛ ሆነው እንዲመለሱ በማድረግና። የሚጠበቅብኝን ስራዎች ከጫፍ ጀምሮ እስከመጨረሻ ያሉትን በማከነውን ጥሩ በሆነና ማራኪ ውብ በሆነ ልክ የስራ ሂደት በመስራት። ጥሩ የሆነ ስራ ስለምሰራ። የቅጥር ሂዴት እንዴት ነው? ለሚለው ለኔ በጣም አሪፍ ነው። ማለትም እየተዘጋጀሁበት እየጠፋኝን እያነበብኩት ሁሉን ነገሮች በመሄድ። ጥሩ የሆነ ስራ እየሰራሁኝ ስለሆነ የቅጥር ሂደት እንዴት ነው? ለሚለው የቅጥር ሂደት ለኔ በጣም ጥሩ ነው

በፍጥነት መተየብ ትችላለህ ነው የሚለው እንግዲህ እኔ በፍጥነት ነገሮቹን ሁሉ ቶሎ ብዬ ወደ ዛው እንትን አልልም። እና ማድረግ ያለብኝን ነገሮች ወይንም ማድረግ ያለብኝን ማከናውን ያለብኝን ነገር። በጥሩ ሁኔታ ጥራት ባለው ሁኔታ ደረጃውን በጠበቀ ሁኔታ ለመተየብ ወይንም ለመፈጸም። የምፈልገው እኔ ጥራት እንዲኖረው ሰዎች የሰራሁትን ስራ አይተው ውይ በቃ ስራዋ በጣም ደስ ይላል። ይሄ ነገር እኮ በጣም አሪፍ ነው። ማንም ሰው አልሰራሁም ይሄንን ስራ እንዲባል እና ሰዎች በጣም ሲያዩት ጥሩ የሆነ አስተያየት እንዲሰጡኝ። ጥሩ የሆነ በቃ አሪፍ ሰርተሻል እንደዚህ ነው እንድባል ነው የምፈልገው። እና ያንን መስራት ያለብኝን ስራ ጥሩ በሆነና ውብ በሆነ ማራኪ በሆነ ሰዎችን ለራሱ ከእኔም አልፎ ተርፎ ሰዎችን እንዳስተምራቸው በሚያደርግ መልኩ ነው መስራት የምፈልግ። ደንበኛንም ደንበኛንም በተዘረከረከ መልኩ ሳይሆን። እንትን እምለው የማስተናግደው ጥሩ በሆነ እነሱም ጥሩ የሆነ ደስታ የሆነ ነገር ምላሽ ይዘው እንዲሄዱ ነው የማደርግና። በፍጥነት መተየብ ትችላለህ የሚለውን እኔ ቀስ ብዬ ነገሮችን በቀስታ ነው የማከናውነው። ጥሩ ነገር እንትን ለማለት እና በፍጥነት መተየብ ትችላለህ ለሚለው በፍጥነት መተየብ አልችልም።

የተበላሸ ነገር ማስተካከል ትችላለህ ነው? እንግዲህ የተበላሸ ነገር ሲባል። ማለትም አሁን ጽሁፍ እና መደረግ ያለበት አለ። የሆነ ሰው ይሄንን ይሄንን እንደዚህ በዚህ መልኩ ጽፈህ አስተካክለህ ና ብዬ ያን ነገር ልክ ባልኩት መልኩ ካላደረገ ያን ነገር እንደገና አስተካክላለሁኝ። በጽሁፍ ደረጃ ኮምፒውተርም ላይ ሊሆን ይችላል። በእጅ በጽሁፍም ወረቀት ላይ ሊሆን ይችላል እና ያን ነገር ወደ ትክክለኛው ሂደት አድርጌ አስተካክላለሁኝ። እና በንግግር ደረጃ በንግግር ደረጃም ላይ አሁን የተበላሸ ነገርን ልክ ስብሰባ ላይ እየተካሄደ እያለ። አንዱ ማህበረሰቡም ይሁን የስራ እንትንም የቅጥር ሀላፊ ይሁን ምንም ይሁን በሚናገር ሰዓት የተበላሸ ነገር ድንገት ከተናገረ አይ ወንድሜ ወይንም እህቴ ይሄ እኮ የተበላሸ ነገር ነው። ስለዚህ ይሄ ነገር በዚህ በዚህ በዚህ መልኩ መሆን አለበት። ብዬ ልክ በተቻለኝና በአእምሮዬ በሚያውቀው ልክ በእውቀቴ ልክ እናገራለሁኝና የተበላሸ ነገር ማስተካከል ትችላለህ ለሚለው አዎ እችላለሁ

በስራህ ላይ ምን ተግዳሮት አለ? ነው የሚለው እንግዲህ። እኔ በስራዬ ላይ ተግዳሮት ያን ያክህ እንትን የለም። ማለትም ራሴን ችዬ ራሴን ችዬ ስራዬን በንጹህ መልኩ፣ በተጣራ መልኩ፣ እንዲሁም ደግሞ መረጃዎችን መረጃዎችንም የተለያዩ ነገሮችንም በጥንቃቄ የአመት አመት የተሰሩባቸውን በስርዓት በማስቀመጥ በሳምንት ውስጥ የተሰሩትም እነዛን በጥንቃቄ በማስቀመጥ፣ እንዲሁም ደግሞ የዛሬ የተሰራው፣ ለነገ የሚያስፈልገውን እንደዛው በማድረግ በጥንቃቄ ሁሉን ነገሮች አከማችቼ ስለምሰራ ስለዚህ በስራህ ላይ ምን ተግዳሮት አለ የሚለው እኔ በስራዬ ላይ ምንም ተግዳሮት የለም።

ቆንጆ ሲባል እንግዲህ ቆንጆ እኔ ስገልጸው የሰው ሁሉም ማንኛውም ወንድም ሆነ ሴትም ሆነ ትልቅም ሆነ ትንሽ ሆነ ማንኛውም ነው ሰው ሰው ነው ግን ውይ እከሊት እኮ በጣም ቆንጆ ናት ይባላል ማለት ወይ ከአፍንጫው አይተው ሊሆን ይችላል? ወይ ከፀጉሯ እርዝማኔ ሊሆን ይችላል። ወይንም ደግሞ ንጽህናዋን በመጠበቅ ያቆነጃት ንጽህና በመጠበቅ ሊሆን ይችላል። ወይንም ደግሞ አለባበሷ አለባበሷ ሊሆን ይችላል ያቆነጃት። ወንድም ከሆነ ልክ እንደዚሁ አለባበሱ ሊሆን ይችላል። ቁመናው ሊሆን ይችላል። ከአፍንጫው ሊሆን ይችላል መልኩ መልኩ ወይንም ቀይ ሊሆን ይችላል ወይ ጸይም ሊሆን ይችላል እና። ወይ እከሌ እኮ በጣም ቆንጆ ነው እከሌት እኮ በጣም ቆንጆ ናት ይባላል። እና እንግዲህ አሁን ከሰው ስወስደው እና ቆንጆ ሲባል እንግዲህ በአለባበስ ራስን በመጠበቅ ሆነ ልክ እንደዚህ በሁኔታ በቁመኑ ሊሆን ይችላል። እና እከሌ እኮ ቆንጆ ነው ቆንጆ ናት ሲባል ቆንጆን እንግዲህ እኔ በዚህ መልኩ ነው የምገልጸው

ዋጋ የሚለው እንግዲህ ዋጋ ሲባል የተለያዩ በሸቀጣ ሸቀጥ ዙሪያ ሊሆን ይችላል ለምሳሌ የመኮረኒ ዋጋ የፓስታ ዋጋ ወይንም የብሩ ተመን እንደማለት ዋጋ ሲባል እንግዲህ በዚህ መልኩ ነው የሚገለጸው። ዋጋ ሲባል እንግዲህ የልብስ ዋጋ ሊሆን ይችላል የጫማ ዋጋ ሊሆን ይችላል። ወይንም የቤት እቃዎች እንደ አጠቃላይ በብረድስት በእነዚህ በትልቅ ብረድስት ትልቅ ብረድስ በርሜል አለ የቤት እቃዎች በጣም ብዙ አሉና የፍሪጅ ዋጋ የፍሪጅ ዋጋ እንግዲህ ሲባል ተመኑ መሸጫው መገበያየው እንደማለት ነው። እና የቁም ሳጥን የሶፋ ዋጋ የቁም ሳጥን ዋጋ ስንት ነው? ዋጋው ስንት ነው? ይሄ በስንት ብር ነው በስንት ዋጋ ነው ይሄ ሽያጭ የሚደረገው። ይሄ ዋጋው ስንት ነው ይባላል። እና ዋጋ ሲባል እንግዲህ የመሸጫው ወይንም የብሩ ተመን ነው ማለት ነው። እና ዋጋ ሲባል ዋጋን በዚህ መልኩ ነው እኔ የምገልጸው

አፍ ሲባል እንግዲህ አፍ ለመናገሪያነት አፍ ብዙ ጥቅሞች አሉትና አፍ ሲባል እንደ ልብ ለማውሪያ ለነገሮችን በደንብ አድርጎ ለመናገር። እንዲሁም ምግብ ምግብ የሚጎረሰው በአፍ በእጅ ተደርጎ ወደ አፍ በአፍ ነው የሚወርደው ውሃ ውሃ ብንፈልግ ውሃ የምንጠጣው በአፋችን ነው። እጅ ቢያቀብልም በእጅ ሆኖ ወደ ወደ አፍ ነው አፍ ነው በአፍ ነው የምወርደው ውሃ። ምግብም በአፍ ነው ውሃም በአፍ ነው ነገሮችን የምንናገረው በአፋችን ነው። ማዛጋት ማዛጋት ስናዘጋ በአፋችን ነው የምናዘጋ። እንዲሁም ደግሞ በቃ እየተለያዩ ነገሮችን ለመናገርም ለመጠጣትም ለተለያዩ የምንጠቀምበትአለን አፍን። እንግዲህ እና ጉንፋን አሁን ለምሳሌ ጉንፋን አፍንጫችንን ጥቅጥቅ አድርጎ ቢይዘን በአፍንጫችን መተንፈስ ሳንችል በአፋችን እንተነፍሳለን እና በአፍም መተንፈስ ይቻላል። መተንፈሻ ነው። ምግብ መጉረሻ ነው ውሃ መጠጫ ነው። የተለያዩ ነገሮችን ነገሮችን እንደልብ መናገሪያ ቂል ደጉ ሁሉ ነገር ሳይቀር መናገሪያ ነው። አፍ እንግዲህ አፍን እኔ በዚህ መልኩ ነው የምገልጸው

ጆሮ ሲባል እንግዲህ ጆሮ ነገሮችን ሁሉ ቂል ሲባል ቂል ቂል ነገሮችን መጥፎ ነገሮችን ደግ ነገሮችን በቃ አበ አብሬም ከማወራው ጋር እሺ ጥሩ ጥሩ ነገሮችን ልነጋገር እችላለው ያንንም ይሰማል። በመንገድ ላይ በመንገድ ላይ ሲታለፍ። በመንገድ ላይ በማልፍ ሰዓት ወይንም ሰዎችን ሲያሙ ስለ ሰው ሲያወሩ። መጥፎ ነገሮቼን ደግ ነገሮቼን ወይንም ስለ ማንደሁ የሚያወሩት። ስለ ጓደኛዬ እንደሆንኩ ስለ ቤተሰቤ እንደሆንኩ ወይንም ስለ ጎረቤት እንደው የሚያወሩት ጠንቅቆ በቃ። ሁሉንም ነገሮች ቂል ሳይል ደግ ሳይል መጥፎ ሳይል ጥሩ ነገሮችን ሁሉ ሊሰማ የሚችል ነው። ጆሮ ማለት እንግዲህ ማለት ጆሮ ጭፈራ ሊሆን ይችላል መዝሙር ሊሆን ይችላል። በቃ የተለያዩ ነገሮችን በቃ የተለያዩ የየወፍ ድምጽ ሊሆን ይችላል የጅብ ድምጽ ሊሆን ይችላል። የዱር እንስሳ የቤት እንስሳ ሳይቀር ሙሉ የነሱን ድምጽ። ሊሰማ የሚችል ትንሽ ነገር ቅጠልም ወደቅ ትበል ያቺን ሁሉ ሳይቀር ሊሰማልን የሚችል የሚያጣራ ነው። ጆሮ ማለት እንግዲህ ጆሮን እኔ በዚህ መልኩ ነው የምገልጸው መስሚያ ማዳመጫ ነው።

ፍራፍሬ እንግዲህ ፍራፍሬን ስገልጸው ፍራፍሬ ማለት የተለያዩ ፍራፍሬዎች ጣፋጭ የሆኑ ኮምዛዥ የሆኑ ነገሮች አሉ። እና ለምሳሌ አሁን እንደ ፓፓያ እንደ ብርቱካን እንደ ሙዝ ሆምጣጤ ወይንም አናናስ አናናስ ሆምጣጤ የሚባለው እነ ሎሚ አሁን ትንሽ ጎምዘዝ የሚያደርጉ ማርማር የማይሉ የፍራፍሬ አይነቶች ናቸውና። ግን ሎሚን ለብዙ ለተለያየ ነገር እንጠቀመዋለን እናውለዋለን። ፓፓያ ፓፓየን አቮካዶ እንዴ ጁስ ጁስ እያደረግን እንዴ ጁስ እየፈጨን በማሽን የምንጠቀመው። እና ፍራፍሬ አሁን ለምሳሌ አቡካዶ እንደ ልብ ለቁርስ የሚሆን በዳቦ የሚበላ ከእንቁላል ጋር ተሰርቶ አቡካዱ የሚበላ ነው። እና ከብዙ ነገር ውስጥ ጋር አቦካዶን ሰርተን ለምግብነት ማዋል እንችላለን። እና ይሄ ፓፓያ እንደውም ደግሞ ፓፓያም አሁን በጣም ለጁስነት ጁስ ነው። ለሰውነትም ጥሩ ነው። ሰውነታችን ውስጣችን ሲቃጠል ያቀዘቅዛል። እና ብርቱካንንም እንደዚሁ ለተለያየ እንጠቀመዋለን ብርቱካንን እንግዲህ እንዲሁም እንበላዋለን በማሽን ፈጭተን ብርቱካንን እንጠጣዋለን እንጠቀመዋለን። ለኬኔቶ አብሮህ ለመጥመቅ በጣም ያጣፍጠዋል ምርጥ ነው። እና ፍራፍሬ ይሄ ማለት እንግዲህ ለሰው የሚስማሙ ጥሩ የሆኑ ነገሮች አሁን እነ ሙዝ ሙዝ በጣም ጥሩ የሆነ ምግብ ነውና። ፍራፍሬ እንግዲህ ለሰው ልጅ በጣም ተስማሚ ጥሩ የሆነ ምግብ እንደሆነ ነው። እኔ የምገልጸው

ብርቱካናማ ሲባል እንግዲህ ብርቱካናማ ያው እኔ ከከለር ጋር ነው ከቀለም ጋር የማያይዘው ብርቱካናማ ሲባል የሚያምር ደስ የሚል ውበት ያለው ቀለም ነው። እና ብርቱካናማ እንግዲህ በልብስም ሊሆን ይችላል። በጫማዎችም ሊሆን ይችላል ማለትም በልብስ ሲባል በተለያዩ ልብሶች በመጋረጃ ሊሆን ይችላል በአልጋ ልብሶች ሊሆን ይችላል። እንዲሁም በየቄሚሶች በየሱሪዎች በየቲሸርቶች እንዲሁም ደግሞ በየጃኬት እንደ ሹራብ ምናምን አይነት አሉና። ብርቱካናማ ሲባል እንደዚሁ በተለያየ በቀለም አሁን ለምሳሌ በቀለም በቤት ቤት ቀለም ሲቀባ ብርቱካናማ ይሁንልኝ ብርቱካናማ ከለር ያምረኛል። ምናምን ይባላል እና በጣም የሚወዱት ሰዎች አሉ። አንዳንድ ሰዎች እና ብርቱካናማ ሲባል በጣም ደስ የሚል ከለር ስለሆነ ወይንም ደስ የሚል ቀለም ስለሆነ ብርቱካናማ ሲባል እንግዲህ ደስ የሚል የሚያምር ቀለም የሆነ ነው። እኔ ስገልጸው እንግዲህ ፕርቱካናማን በዚህ መልኩ ነው

እርዳታ እፈልጋለሁ የሚለው እንግዲህ እርዳታ እፈልጋለሁ ሲባል የገንዘብ እርዳታ ሊሆን ይችላል። ማለትም እኔ እርዳታ እፈልጋለሁኝ ልጅ እንደዚህ ሆኖብኛል እንደዚህ አጥቻለሁ ምናምን እያሉ አሁን ለምሳሌ አንዳንድ ሰዎች። በስልክ ላይ አሁን በስልክ ላይ በተለያዩ እንትኖች ላይ በኦላይን እየገቡ እንትን ይላሉ ማለትም እርዳታ እፈልጋለሁኝ። እንደዚህ ታርዤ ልብስ መልበሻ አጥቼ ገንዘብ ወደ ቤተሰብ መሄጃ አጥቼ እንደዚህ ስለዚህ እስቲ ትንሽ ትንሽ ያላችሁን የገንዘብ እርዳታ አድርጉልኝ። ይላሉ እና የገንዘብ እርዳታ እፈልጋለሁ ማለት የገንዘብ እርዳታ ሊሆን ይችላል። የጉልበት የጉልበት እርዳታ አሁን ለምሳሌ ቤት በሚሰራበት ሰዓት ቤት ሲሰሩ ዉይ እስኪ የጉልበት እርዳታ አድርግልኝ ይላሉ። ማለትም ጎረቤትን ዘመድን ጓደኛን ልክ የተለያየ ዝግጅት ተደርጎ ለነዛ ለሚያግዙ ሰዎች። ጠላ ተጠምቆ እንጀራ ተጋግሮ ምናምን እየተዞረ በደንብ ተደርጎ በስልክም ሆነ በመሄድም እስኪ የጉልበት እርዳታ አድርጉልኝ ቤት እየሰራሁኝ ነው። ገንዘብ ስለሌለኝ የገንዘብ እርዳታ የጉልበት እርዳታ አድርጉልኝ ይላሉና። እርዳታ እፈልጋለሁኝ ሲባል በገንዘብ እርዳታ ሊሆን ይችላል። በጉልበት እርዳታ ሊሆን ይችላል ወይንም ደግሞ በእውቀት በእውቀት አካሄድን ሳያውቅ ይቀርና። እስኪ ይሄን ነገር በእውቀት እስኪ እርዳታ አድርግልኝ ይሄ ነገር እንደዚህ እንደዚህ ሆኖብኛል እስኪ እኔ ትክክል አይደለሁም መሰለኝ። በእውቀት እስኪ አግዘኝ እርዳኝ ይባላል። እና እርዳታ እፈልጋለሁኝ ሲባል በዚህ መልኩ ነው እርዳታ የሚለውን የምገልጸው

መኪና እንግዲህ መኪና ሲባል እንግዲህ መኪና ከገጠርም ያሉትን ሰዎች እየያዙ ልክ የመኪና መስመር ያለበትን አስፋልት ቢሆን አስፋልት ባይሆን ብቻ የመኪና መስመር የተሰራበት። ቦታ ላይ እየሄዱ ሰዎች እንደይንገላቱ ሸክም ካለ ደግሞ ሸክም ካለ እስከ ሸክም ጠቅልል አድርገው ልክ መኪ በሬ ቢሆን በሬ ቢሆን ላም ብትሆን ፍየል ቢሆን በግ ብትሆን የተለያዩትን እንስሳውንም ሰውንም። ወይንም ደግሞ ሸክም የተለያዩ የሚጫኑ የማዳበሪያ ጤፍ ሊሆን ይችላል ፍራፍሬ ሊሆን ይችላል ጥራጥሬ ሊሆን ይችላል እና አትክልቶች ሊሆን ይችላሉ። እነዛ ሰዎች ካሉበት ቦታ ሄደው ሄዶ መኪና የቃ ለብቻው አለ የሰው ለብቻው አለ። የእንስሳ ለብቻው አለ እና መኪና ማለት እንግዲህ ፀሀይ ሳይመታ ዝናብ ሳይመታ እንደ ልብ ሰውንም እቃንም እንስሳንም የራሳቸው መኪና አለ። እነዚህን በመጫን የፈለጉበት ቦታ ወስዶ የሚያሳርፍ ነው። እንግዲህ መኪና ማለት እና መኪናን እኔ በዚህ መልኩ ነው የምገልጸው

አስቀምጥ ሲባል እንግዲህ አስቀምጥ ማለት በእጅ የተያዘን ነገር አሁን ለምሳሌ ህፃን ልጅ ህፃን ልጅ ሳያውቀው የሆነ ነገር ያነሳል። የቤት እቃዎችን አሁን ስናይ ወይ ማንኪያ ሊሆን ይችላል ወይንም ደግሞ ያላስፈላጊነት ቢላ ሊሆን ይችላል። የተለያዩ ነገሮችን ብር ሊሆን ይችላል ሳንቲም ሊሆን ይችላል እንዳይውጥ ወደ አፉ እንዳይል። እና አስቀምጥ አስቀምጥ ተብሎ እንደውም ተነጥቆ ሁሉ ነው የሚቀመጥ። እና ማለት አሁንም እንደዚሁ ሌላ ነገር። አስቀምጥ ፈተና ላይ አሁን ለምሳሌ ፈተና ላይ። እጅ በደረት ሆናችሁ ኦሪንቴሽን ወይንም ደግሞ የምትሰጡት ምክር አለ እስኪሪብቶ አስቀምጥ አንሱ ስትባሉ ነው የምታነሱት ይላሉ። እና አስቀምጥ ማለት በእጅ የተያዘውን ነገር ማስቀመጥ። ወይ ወንበር ላይ ሊሆን ይችላል ወይንም መደርደሪያ ላይ ሊሆን ይችላል። ተለያዩ እቃዎች ላይ ማለትና አስቀምጥ ሲባል የያዝከውን ነገር ከእጅህ ላይ ማስቀመጫ ላይ አስቀምጥ እንደማለት ነውና አስቀምጥ የሚለውን ቃል በዚህ መልኩ እገልጸዋለሁኝ

እንዴት ሲባል እንግዲህ እንዴት የሚለውን ቃል ስገልጸው። ለ በምሳሌነት ስገልጸው ይህንን ነገር ልታደርግ ቻልክ በጥሩም ሊሆን ይችላል በመጥፎም ሊሆን ይችላል። እና አሁን እንግዲህ በመጥፎ ሁኔታ ሳየው እንዴት ይህን ነገር አደረክ? እንዴት ይሄ ነገር እኮ ጥሩ አይደለም? እንዴት አድርገህ ይሄን አደረክ? ጥሩ አይደለም ላንተ ጥሩ ላይ ጥሩ ነገር አይሆንህም ምናምን ይባላል። እና እንዴት የሚለውን ቃል ተጠቅሜ ማለት እና። ጥሩ ነገር ደግሞ እንዴት ይሄ ነገር መጣልህ? አሁን ለምሳሌ ሂሳብ በሚሰራበት ሰዓት ላይ እንዴት አመጣኸው? በማባዛት ነው በማካፈል ነው ወይንስ በምን አይነት ካልኩሌሽን አመጣኸው? ይህ ነገር እንዴት ሊስማማልህ ቻለ? እንዴት መጣልህ በምን መልኩ ነው? እስኪ እንዴት እንደመጣልህ እኔንም አስረዳኝ? ይባላል እና እንዴት የሚለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

ጠረጴዛ ሲባል እንግዲህ ጠረጴዛ ለብዙ ነገር ይጠቅማል። ጠረጴዛ ለምግብ ለምግብ ወንበሮች መካከል አድርጎ በእጅ ሳህን ተይዞ ምግብ እንዳይበላ ሳህኑን ጠረጴዛ ላይ በማድረግ። ሰው ምግብ ይመገባል እንዲሁም ደግሞ ውሃ ውሃ በጆግ ተቀድቶ መሬት ላይ ላለማስቀመጥ ጠረጴዛ ላይ ይቀመጣል። እና ብርጭቆ ውሃ በሚጠጣበት ሰዓት ብርጭቆ በእጅ ከመያዝ መሬት ላይ ከማስቀመጥ ጠረጴዛ ላይ ይሄ ማስቀመጥ ጥሩ ነው አመችም ነው። በይበልጥና ጠረጴዛ እንደዚሁ ለመጻፊያ ወንበር ላይ ቁጭ ብሎ ሰውየው። ልክ ጠረጴዛ ጠረጴዛ ላይ ወረቀቶችን እስኪ ብርቶዎችን የተለያዩ ግብአቶችን በማስቀመጥ የሚያስፈልጉ ነገሮችን እዛ ላይ አድርጎ። መስራት እንዲሁም ጠረጴዛ ለተለያየ በጠረጴዛ መልኩ ሆኖ። ልክ ስቶፍ ስቶፍ ለማስቀመጫ ከፍ ያለ ላይ እንዲሆን እንደ ምሳሌ ሶኬቱ ሶኬቱ ራቅ ያለና የተንጠለጠለ ከሆነ። እዛ ጠረጴዛ ላይ ከፍ አድርጎ እስቶቦችን የተለያዩ ብረት ድስቶችን እቃዎችን አከማችቶ ለማስቀመጫ እና ቀረብ ያለ መቻች እንዲሆን ይጠቅማል። እና ጠረጴዛ ሲባል እንግዲህ ስብሰባ ላይ ስብሰባ የሆነ የተለያዩ ቢሮዎች ላይ ቢሮዎች ላይ እንደ ልብ ሰራተኞች እንደ ልብ ሆነው እንደ ማስደገፍያነት እየተጠቀሙ የሚውሉበት ነውና። ጠረጴዛ ሲባል እንግዲህ እኔ የምገልጸው በዚህ መልኩ

ስጋ የሚለው እንግዲህ ስጋ ለሰው ልጅ በጣም ጥሩ የሆነ ጽድት ብሎ ተስማምቶት በጥብስ መልኩ ቢሆን በቀይ ወጥ ተሰርቶ ቢሆን እንዲሁም በቅቅሉ ቢሆን አጥንቱ ምናምን ተሰርቶ በቅቅል ደረጃ ቢሆን በአትክልት ተደርጎ ስጋውን በአትክልት ቢሰራ እነዚህን ነገሮች ሁሉን ነገር በየአይነት እየተደረገ ቢበላ የማይሳለች ሁልጊዜ ጥሩ ሆኖ ለሰው የሚስማማ ነው። እንግዲህ ስጋ ሲባል ስጋ የከብት የበሬ ስጋ አለ። የላም ስጋ አለ። የፍየል ስጋ አለ። የበግ ስጋ አለ። እንዲሁም የዶሮ ስጋ አለ። በተለይ በተለይ አሁን ልክ ለበዓላት በዓላትን አስመልክቶ አሁን የበግ ስጋ የዶሮ ስጋ የከብት የቅርጫ ስጋ እንትን ሲል ሲመጣ ነው። በዓላቱም በጣም የሚደምቀው በሽሮ ቢሆን በጣም ብዙም ደስ አይልም በዓል ሆኖ ማለት እና። በዓልን በዓል የሚያስመስለው ዶሮ ሲታረድ በግ ሲታረድ የበግ ስጋ የዶሮ ስጋ የላም ወይም የበሬ ስጋ ሲኖር የፍየል ስጋ ምናምን ሲኖር በጣም ደስ ይላል። እና ሰውንም እንደዚህ በዚህ መልኩ አዘጋጅቶ ሲጠሩ። ለራስም ሆነ ለሰውም ሆነ በጣም ደስ የሚያሰኝ ስለሆነ። እንግዲህ ስጋ ስንል ስጋ በጣም በዓላትን የሚያደምቅ ሰርግ ቢሆን በሰርግ ሰዓት በደንብ ተደርጎ ተሰርቶ ሰርጉን የሚያደምቅ እንቁላሉን በእንቁላል ስጋውን በስጋ በየአይነት የዶሮ ስጋ። በቅቅሉ በጥብሱ በቁርጡ በጥብሱ በሁሉም አይነት ተደርጎ ሲቀርብ። እንግዲህ ስጋ በጣም ደስ የሚል ለሰው ልጅ የሚስማማ ነው። ስጋ እንግዲህ እና ስጋን በዚህ መልኩ እገልጸዋለሁ

መሮጥ የሚለው እንግዲህ መሮጥ ሲባል በፍጥነት እተባለበት ቦታ ለመድረስ ማለት የአጭር መሮጥ አለ። የርቀት መሮጥ አለና ለምሳሌ አትሌቶች ያው ረጅም የሆነ ሩጫ ነው የሚሮጡት። እና መሮጥ ሲባል ማን ይቀድም ማን ይቀድም ሽቅድድም የሚባልም አለ። መሮጥ ሲባል እና ወይንም ስራ ረፍዶ ሊሆን ይችላል። እዛ ቦታ ለመድረስ በእግር ከሆነ የሚገደው መሮጥ ሲባል ቶሎ እዛ ቦታ ላይ በፍጥነት ሄዶ ለመድረስ ለመድረስ ነውና። መሮጥ ሲባል ቶሮ ቶሎ አጣዳፊ የሆነ አስቸኳይ የሆነ ነገር ሲኖር መሮጥ ይባላል። ማለት መሮጥ ቶሎ ቶሎ ቶሎ እርምጃ ከእርምጃ መካከለኛ አለ። ከመካከለኛም ቶሎ ቶሎ የመሮጥ እንትን አለና መሮጥ ሲባል እዛ እታሰበበት ቦታ ላይ ቶሎ እየተሮጠ የሚኬድበት ነው። እና መሮጥ መሮጥ እሚለውን ቃል በዚህ መልኩ

ቀዝቃዛ የሚለው እንግዲህ ቀዘቀዝ ሲባል በጣም የቀዘቀዘ ሰውነትን በጣም የሚያሸማቅቅ ካለ ጃኬት ካለ ካልስ የማይኬድበት ማለት እግርንም የሚቆረጥም እንዲሁም ቤት ውስጥ ምንጣፍ ላይ ባዶ እግርን የማይኬድበት በካልስም ተደርጎ በጣም የሚቀዘቅዝ እግርን በጣም የሚጎዳ የሚቆረጥም ቁርጣሜ ያለበት ሰው አላርጂክን ያለበትን ሰው የሚቀሰቅስ ነው። እንግዲህ ቅዝቃዜ ሲባል እና በጣም ነፋሻ ነፋስ ሲኖር አሁን በተለይ በተለይ ሀምሌና ነሀሴ ላይ ሀምሌና ነሀሴን የእንግዲህ ቀዝቃዛ የአየር ሁኔታ ነው። እንግዲህ ቀዝቃዛ ሲባል ቀዝቃዛ የአየር ሁኔታ አለ ሀምሌና ነሀሴም በተለይ በጣም ቀዝቃዛ ነው። እንዲሁም ደግሞ አሁን ባለንበትም ላይ ልክ ጠዋትና ማታ ላይ ጠዋትና ማታ በጣም ቀዝቃዛ የሆነ የአየር ንብረት አለና። እንዲሁም በውሃ ስንሄድ ውሃ አሁን የፍሪጅ ውሃ በጣም ይቀዘቅዛል። የፍሪጅ ውሃ በጣም እንደውም ከቀዝቃዛ ዛፍ ወደ በረዶነት ሁሉ የሚቀየርበት አለ። እና ያ ቀዝቀዛ ፍሪጅ ውስጥ የተቀመጠ በጣም በቀዘቀዘ ጊዜ አይጠጣም። እንኳን እንግዲህ ቀዝቃዛ ሲባል እና በምግብ ላይ ምግብም ምግብም ከተሰራ በቆየት ካለ ቆየት ያለ ሰዓት ከተወሰደ ያ ምግብ አይበላም በጣም ቀዘቀዘ ይባላል ቀዝቅዟል ይባላል። እና ቀዝቃዛ ሲባል እንግዲህ ቀዝቃዛን በዚህ መልኩ

ማስተዋወቂያ ሲባል እንግዲህ ማስተዋወቂያ ሲባል። አሁን ለምሳሌ ሰርግ ሰርግ ልክ እንደዛሬ ዛሬ አሁን ሰርግ ቢሆን። የባልም የሚስትም የሚስቱም ቤት ወንዱም ቤት ወንዱም ቤተሰቦች ሴቷም ቤተሰቦች ቤት ይሄዳሉ እና ሁለቱም ቤት ሰርግ ይሰረግና ያ ሰርግ ካለቀ በኋላ። እንዴ ሴቷ ቤተሰቦች ቤት ማስተዋወቂያ እንሂድ። ማስተዋወቂያ ወይንም ተውውቅ የሚሉት ማለት ማስተዋወቂያ ነው የሚባለው። እና ዛሬ ባሏንና ቤተሰቦቿን ማስተዋወቂያ ቀን ነው። እና የሆነ የተለያየ ነገር ይዘን እንግባ። ቢራ ይሻላል ወይ በግ ነው ወይ ተብሎ በግ ተይዞ ቢራ ተይዞ እና የተለያዩ ነገሮችን በማድረግ የሴቷን ቤተሰቦች ለባሏ። ትሄዳለች እና ያ ማስተዋወቂያ ነው የሚባለው። ዛሬ የእከሌ የባሏና የእከሌት የቤተሰቦቿ ማስተዋወቂያ ቀን ነው ይባላል። እና ማስተዋወቂያ ሲባል ያልተዋወቀን ሰው። የሆነ ነገር ኬክ ሊሆን ይችላል ዳቦ ሊሆን ይችላል የሆነ ነገር። ተሰርቶ እከሌና እከሌን ዛሬ ማስተዋወቂያ ቀን ነው ይባላል። እና ያልተዋወቁ ሰዎችን እንዲተዋወቁ ወደፊት እንደማንኛውም ሰው ተዋውቆ እንዲኖሩ የማድረግ ነው። እና ማስተዋወቂያ ሲባል በዚህ መልኩ ነው የምገልጸው

ሰባት ሲባል እንግዲህ ሰባት ቁጥር ናት ቁጥር በቁጥር ነው። እኔ የምገልጸው ማለትም ደግሞ በሳምንት ሰባት ቀናት አሉ። እንግዲህ ከ ከሰባቱ ቀናት ውስጥ አንደኛው ሰባት ነው ሰባት ቁጥር ነው። ወይንም ሰባተኛው ቀን ነው። እና ሰባት ሲባል እንግዲህ ከሳምንታት ወይንም ደግሞ ከሰባቱ ቀናቶች ውስጥ አንደኛው መጨረሻ ቀን ላይ የምናገኘው ነው። እና በሌላም ስገልጸው ለምሳሌ አሁን ሰባት በስላሴ ናቸው እንላለን። እና ስላሴ ናቸው አሁን በሰባት ስላሴ ነው እንላለን። እንግዲህ እና ሰባት ሲባል ቁጥር ነው ሰባት ቁጥር ነው። ወይንም ደግሞ በስድስት እና በአምስት መካከል በአምስት በስድስት እና በስምንት መካከል የሚገኝ ቁጥር ነውና ሰባት የሚለውን ጋር በዚህ መልኩ ገልጸዋለሁ

ዲሴምበር ሲባል እንግዲህ ዲሴምበር ከአሥራ ሁለት ወራት አሉ በአመታት ውስጥ በአመታት ውስጥ አስራ ሁለት ወራት አሉ። ከእነዚህ ከአስራ ሁለቱ ወራት ውስጥ እንግዲህ ዲሴምበር የምንለው ወይንም የታህሳስ ወር የታህሳስ ወር ነው። እንግዲህ በዚህ ወር አዝመራ የሚዘመርበት ሁሉ ነገር የሚደርስበት ነውና። ጤፉ በቆሎ የተለያዩ ነገሮች ተክል የተባሉ ነገሮች ልክ መስከረም ላይ የለመለሙት ሁሉ የመስከረም ላይ የለመለሙት ሁሉ የሰብል አይነቶች መድረሻቸው ነው። እና ዲሴምበር ሲባል እንግዲህ ደስ የሚል አዝመራ ገበሬዎች ወይንም አርሶ አደሮች የሚደሰቱበት የሚያገኙበት ነውና። ሽምብራ ቢባል ጤፍ ቢባል ማርሾ የሚባል አለ። እንደዚሁ ማሽላ የሚባል አለ እና የተለያዩ የሰብራዊነቶች የሚደርስበት አርሶ አደሮች የሚደሰቱበት የወር አይነት ነው። እና ዲሴምበር ሲባል የታህዛዝ ወር ነው። ከአሥራ ሁለት ወራቶች ውስጥ እንግዲህ አንዱ ዲሴምበር የሚባለው ነው እና ዲሴምበርን እንግዲህ በዚህ መልኩ እገልጸዋለሁ

ይቅርታ ሲባል እንግዲህ ይቅርታ ማለት እንግዲህ ሰዎችን ወይንም በመጥፎ ሁኔታ። ይናገራል ሰውና በመጥፎ ሁኔታ ሳያውቀው ድንገት ወይንም ተበሳጭቶ ሊሆን ይችላል። በሆነ ነገር በሌላ ነገር ተናዶ ሊሆን ይችላል። እና ሌላ ሰው ላይ ሄዶ ያልተባለ ያልተባለ ምናምን ነገሮችን ይላል እና በዛን ሰዓት። ልክ ራሱን ሲያውቅ ያን ነገር ከተናገሩ በኋላ ራሱን የሚታወቀ በኋላ ይቅርታ። ይሄን ነገር እኮ ሳላውቀው አይምሮዬ ሌላ ውስጥ ስለነበረ ነው። እና ይቅርታ አድርግልኝ እውቀው አይደለም የተናገርኩት። እና ይቅርታ አድርግልኝ ሁለተኛ አልደግምም ይላል። እና ይቅርታ ማለት። ሰውን አስከፍቶ ወይንም ደግሞ ከሰው ጋር ተጣልቶ ከዛ ከሰውየው ጋር ሲታረቅ። ይቅርታ አድርግልኝ ይቅርታ ከዚህ በኋላ ፍቅራችንን እንቀጥል ሰላማችንን እንቀጥል። ከዚህ በኋላ የምን ጥል ምናምን ይላል። እና ይቅርታ ሲባል እንግዲህ ሽማግሌዎችም የተጣሉ ሰዎችን አቀራርበው ይቅርታ በል አንተም ይቅርታ በል ሁለተኛ ይሄን ነገር ላትደግመው ሰላምታ ተሰጣጡ ይባላል። እና ይቅርታ ማለት እንግዲህ ወደ ጥሩ ቦታ ለመመለስ ፍቅር ለማግኘት ነው። እና ይቅርታ የሚለውን ጋር በዚህ መልኩ ገልጠዋል

ዳቦ ሲባል እንግዲህ ዳቦ በጣም የጣፋጭ ዘር አለ ማለትም ክሬም ያለው ክሬም የሌለው በተለያዩ አይነቶች የሚሰሩ ዳቦዎች አሉ። ማለትም ከዛም ውስጥ አሁን ለምሳሌ የትሪ ዳቦ አለ። የብረድ ድስት ዳቦ አለ እንዲሁም በእንቁላል ተደርጎ የሚደፋ ዳቦ አለ። በመጥበሻ በጣፋጭ መልኩ እየተደረገ በስኳር በጨው በተለያዩ ነገሮች በማድረግ በወተት ምናምን በማድረግ። እንዲሁም በሸክላ በትልቅ በግብር የሚባል አለ። የሸክላ ምጣድ ትልቅ የራሱን የቻለ የዳቦ ምጣድን ይባላል። እና በዚህ የሚደፋል እና የተለያየ በተለያዩ መንገድ ዳቦን ደፍቶ መጠቀም ይቻላል። ወይንም ዳቦን አብስሎ እና ዳቦ ሲባል እንግዲህ ለተለያዩ ለበዓላት ማድመቂያ ዳቦ ተደፍቶ ቡና ተፈርቶ ምን ሲል ነውና በጣም የሚደምቀው በዓሉ በዓል የሚመስለው በዳቦ። እንዲሁም ለልደት ልደት አሁን ኬክ ብቻውን ሳይሆን ዳቦ ራሱን የቻለ ዳቦ ተዘጋጅቶ ነው። በዳቦ ነው የሚመቸው። እና ዳቦ ሲባል ደግሞ ይሄ ፍርኖ ዳቦ ምናምን አለ። አሁን ይሄ ፍርኖ ዳቦ በፓትራም ምናምን የሚታገረው በሷ አሁን በእንቁላል ለቁርስ በፍርፍር ቢባል በተጋቢኖ በሽሮ ቢባል በተለያዩ ነገሮች መመገብ የምንችልበት ነው። እና የምንመገበው ነው። እና ዳቦ ሲባል እንግዲህ ለልጅ ሳይል ለዋቂ ሳይል ለሰርግ ቢባል ለተለያዩ በዓላት ቢባል እንደውም ለልደት ቢባል ለተለያዩ ነገሮች ማድመቂያ ነው። እና ተበልቶም ደስ የሚል ለምግብነት የሚውል ነው። ዳቦ እንግዲህ በዚህ መልኩ ነው እኔ የምገልጸው

ሆስፒታል ሲባል እንግዲህ ሆስፒታል የሚለው እንግዲህ የታመመ ሁሉ ሰው ደሃ ሳይል ሀብታም ሳይል። ወይንም ትንሽ ሳይል ትልቅ ሳይል አዋቂ ሳይል ሽማግሌ ሳይል የታመመ ሰው ሁላ ሄዶ ሁሉም እየተለያየ ናሙና ወንም እየተለያየ ሳምፕል በመስጠት ድኖ ወደ ቤቱ የሚሄድበት ነው። እና ሆስፒታል ሲባል እንግዲህ ሄዶ ህመሙን በሽታውን የበሽታውን ስሜት እንዴት እንደሚያደርገው? ምን አይነት ስሜት እንደተሰማው ሌሊት ቢሆን ቀን ቢሆን ጠዋት ቢሆን ማታ ቢሆን ሰዓት ሳይገድበው እንደ ልቡ ሰው ብድግ ብሎ የሚሄድበት ነው። እና ሆስፒታል ሲባል ሄዶ የበሽታውን ሁኔታ ተናግሮ መድሃኒት አግይቶ የሚመለስበት ነው። እና ነፍሰ ጡርም ብትሆን ነፍሰ ጡርም እንግዲህ ምጧ ሲመጣ ሄዳ ሆስፒታል ወልዳ ልጅ ታቅፋ እንደ ልብ ሆና ደስተኛ ሆና የምትመለስበት ነው። እና እንግዲህ ሆስፒታል ሲባል ጥሩ የሆነ የሰው ልጅ ሄዶ ድኖ የሚመጣበት ነው። እና ሆስፒታልን እንግዲህ እኔ በዚህ መልኩ ነው የምገልጸው

ወንበር እንግዲህ ወንበር ብዙ ጥቅም አለው ቤት ውስጥም ቤት ውስጥም ለሰዎች ለእንግዶች ማረፊያ እንግዳም ባይሆን እቤት ላለ ሰው እንደ ልብ ማረፊያ። እንደውም ዝቅ ብሎ ፍራሽ ላይ መሬት ላይ ከመቀመጥ ይልቅ ወንበር ላይ እንደ ልብ ሆኖ በቃ ሳይታጠፍ ሳይቆራመጥ ምን ሳይል እንደ ልቡ ሆኖ ሊቀመጥበት የሚችል ነው። እንግዲህ ወንበር ሲባል እና ለተለያዩ ለሰርጎች ሰርግ ባለ ሰዓት የተለያዩ ፕሮግራሞች የምርቃን ድግስ ግስ ሊሆን ይችላል። ሰርግ የሰርግ ስነ ስርዓት ወይም ሊሆን ይችላል። እና እነዚህ ነገሮች ሁሉ በሚደረጉበት ሰዓት ህዝብን የልብ የሚያስተናግድ ህዝብ ቢበዛ ቢያንስ እንደ ልብ በጣም ብዙ ወንበሮችን በማቅረብ ከሌለ ቤት ውስጥ በመከራየት ከሌላ ሰው በመከራየት በብር በማምጣት። እንግዲህ እንደ ልብ ሰርግም ከሆነ ሀዘንም ከሆነ ደስታም ከሆነ ሰዎችን እንደ ልቡ ሆኖ ተስተናግደው የሚሄዱበት ነው። እና ወንበርን እንግዲህ እኔ በዚህ መልኩ ነው የምገልጸው። እና ተማሪዎች አሁን ለምሳሌ ተማሪዎች ወንበር ላይ ነው የሚቀመጡት እንደ ልቡ ወንበር ላይ ተቀምጠው ሳይቆረቁራቸው ምን ሳይታጠፉ ምን ሳይሉ እንደ ልብ ሆኖ ተቀምጠው ተደላድለው ተምረው ይሄዳሉና። ወንበር እንግዲህ በጣም ብዙ ጠቀሜታ አለው። በቢሮዎች ውስጥ በቢሮ ውስጥ የተለያዩ ወንበሮች የስራ ቅጥር ባለሙያዎች በመላ እንግዲህ እንደ ልብ ተቀምጠው የሚሰሩት ስራቸውን በአግባብ የሚያከናውኑት ወንበር ላይ በመቀመጥ ነው። እና ወንበርን እንግዲህ እኔ በዚህ መልኩ ገልጸዋለሁኝ

እግር ሲባል እንግዲህ እግር እግር ማለት እንግዲህ ሰው ፈለገበት ቦታ ደርሶ እንደ ልብ በቃ አለበት ቦታ ደርሶ። ሩቅ ቦታ ካልሆነ በስተቀር በጣም የሚያስፈራ በጣም ርቀት ያለው ቦታ ካልሆነ በስተቀር። አሁን እንግዲህ እግር የግድ በመኪና ብቻ በታክሲ ብቻ በባጃጅ ብቻ በሞተር ብቻ ምናምን የሚባል አይደለም እና እዚህ ቦታ ደርሼ ልምጣ አይባልም። ርቀት ሲኖረው ብቻ ነው የተለያዩ ተሽከርካሪዎች የሚያስፈልጉት እና። እግር እደርሱበት ቦታ ህመም ከሌለ ምን ከሌለ በስተቀር እግር የፈለጉበት ያሉበት ቦታ ደርሶ ተመልሶ ወደ ቤት እንደልብ ሆኖ መምጣት የሚችል ነው። እና እግር በጣም አስፈላጊ የሆነ ነገር ነው። ለሰውም ብቻ ሳይሆን አሁን እንስሳዎች እንስሳዎች የቤት እንስሳ ቢሆን የየዱር እንስሳ ቢሆን ሁሉም እግር አላቸው። ያው እንግዲህ አራት እግር ያላቸው ምናምን ሁለት እግር ያላቸው ምናምን ስላሉ እንጂ በከእንሰሳትም በኩል ግን እንስሳትም ህይወት ያላቸው ነገሮች እንደአጠቃላይ በቃ ህይወት ያለው ነገር በሞላ እግር አለው። እና ወፍም ብትሆን እንደ ልብ በክንፏ በራ በእግሯ ተራምዳ ነው ያለችበት ደርሳ የምትሄድና። እግር እንግዲህ ሲባል በ ወደ ሰውም ሳመጣው ሰው የፈለገበት ቦታ ጤነኛ ከሆነ የፈለገበት ቦታ ተራምዶ እንደልቡ ሄዶ ተንቀሳቅሶ እንደውም ሰውነቱን አጠንክሮ በርትቶ የሚገባበት ነው። እና እግር በጣም ብዙ ጥቅም ያለው ነውና እግርንም በዚህ መልኩ እገልጸዋለሁ

ቀጠሮ ሲባል እንግዲህ ቀጠሮ የተለያዩ ሰዎች ነገሮችን ችግሮችን ለመፍታት ሊሆን ይችላል። ወይንም ደግሞ ተቀጣጥረው እዚህ ቦታ ሰርግ አንድ ጋር በዚህ ሰዓት እንድንሄድ ለቅሶ እዚህ ቦታ አንድ ጋር እንድንሄድ ወይንም ደግሞ የሰርግም የሀዘንም በፍቅር ደረጃም። በፍቅር ደረጃ ከፍቅረኛ ጋር በስልክ ተደዋውሎ ልክ በዚህ ሰዓት እዚህ እዚህ ቦታ ድረስ እንገናኝ ሲባል እንግዲህ ይሄ ቀጠሮ መያዝ ነውና። እና ወይንም ዛሬ ለነገ ነገ እዚህ ቦታ ድረስ በዚህ ሰዓት ተገይተን ይሄን ነገር እንድናከናውን ይባላል። እንግዲህ ቀጠሮ ሲያዝ ማለት እና ቀጠሮ ማለት። ያኛው ሰው ይሄኛው ሰው ተቀጣጥረው ሰዓት ቦታ ጊዜ ተይዞበት። ያንን ነገር ችግርም ሊሆን ይችላል ችግርን ለመፍታት። ወይንም ደግሞ ለወደፊት ባልና ሚስት ፍቅረኛሞች ለወደፊት ባልና ሚስት ሊሆኑ ይችላሉ። ስለዛ እንመካከር ቀጠሮ ይዘን መቼ ነው ቤተሰብ ጋር ሽማግሌ የምልከው መቼ ነው ወርቅ የምንገዘው ጌጥ የምንመርጠው ምናምን ይባላል። እና ቀጠሮ ሲባል እንግዲህ ቀጠሮን በዚህ መልኩ ነው የምገልጸው። ስብሰባ ሊሆን ይችላል። ስብሰባ በዚህ ቀን ተገይታችሁ ስብሰባ እንድናካሂድ ይባላል ቀጠሮ ሲያዝ እና ቀጠሮ የሚለውን ቃል እንግዲህ በዚህ መልኩ ገልጸዋል

ጥሩ ሲባል እንግዲህ ጥሩ ማለት በጣም ጥሩ የሆነ ነገር አስፈላጊ የሆነ ነገር ማለት ነው። ጥሩ ሲባል እና እንግዲህ በጣም ጥሩ ነው። ይሄ አካሄድሽ ጥሩ ነው። በስራ ጉዳይ ይህንን ይዘሽ ተከተይ ይሄ በጣም ጥሩ የሆነ ነው። ማለትም ልክ በመስሪያ ቤትም ሊሆን ይችላል አሰራር ደንበኞችን ባያያዝ። ወይንም ደግሞ ስራዎችን አቀናብሮ በመስራት ውይ አሰራርሽ ጥሩ ነው። ይሄንን ይዘሽ ተከተይ በቃ ጥሩ የሆነ ነው እንደማለት ማለት እና ጥሩ ሲባል። ጥሩ ነው ይሄ ነገር አስፈላጊ ነው በጣም ጥሩ የሆነ ነው። እና አዎ ልክ ነሽ ማለት መጥፎና ጥሩ የሚባል አለ። እንግዲህ ማለትም ጥሩ ሲባል እንግዲህ አስፈላጊ የሆነ ነገር ለሰው ልጅ ለሰው ልጅ አስፈላጊ የሆነ ነገር ፍቅር የሆነ ነገር ሰላም የሆነ ነገር ማለት ነው። ጥሩ ሲባል እንግዲህ እና ጥሩ የሚለውን ቃል በዚህ መልኩ ገልጸዋለሁ

እጅ ሲባል እንግዲህ እጅ እኔ ስገልጸው እጅ በጣም ብዙ ጠቃሚ ጠቀሜታ አለውና እጅ ለመጻፊያ ለጽሁፍ መጻፊያ ወይንም ለምግብ መመገቢያ ሰላምታ ከሰው ጋር ለመሰጣጫ የተለያዩ ነገሮችን በእጅ ተይዞ ነው የሚኬድና የተለያዩ ነገሮችን ወደዛ ነው ወደዚህም ለማዘወወር ቢሆን እቃን አንስቶ በእጅ አንስቶ ነው ለሌላ ሰው የሚሰጥ እጅ እጅ ማለት በጣም አስፈላጊ ለሰው ልጅ በጣም ጠቃሚና አስፈላጊ ነውና። እጅ ሲባል እንግዲህ የተለያዩ ነገሮችን የቤት ቤት ውስጥ የሚሰሩ ምግቦችን ጠንቅቆ የሚሰራ ዳቦ ቢሆን እንጀራ መጋገር ቢሆን ዳቦ ማብሰል ቢሆን ሊጥ ማብካት ቢሆን ዳቦ ማብካት ቢሆን ስንቱ በቃ ስንቱ የተለያዩ ነገሮችን አናጺዎች አሁን ለምሳሌ አሽከርካሪዎች አሁን በእጃቸው ነው አናጺዎች በእጃቸው ነው። የተለያየ ነገር በቃ በምድር ላይ ለሰው ልጅ እጅ በጣም ወሳኝና አስፈላጊ ነገር ነው እና። እጅ ሲባል ለመጉረሻ ነው ለሰላምታ መሰጣጫ ነው ለተለያዩ ነገሮች ለመዳሰሻነት ብዙ ነገር አስፈላጊ ነውና። እጅ ሲባል እንግዲህ እኔ የምገልጸው በዚህ መልኩ ነው

ወተት እንግዲህ ወተት ሲባል በጣም ጠቃሚ የሆነ ብዙ አይነትም የወተት ተዋጾዎች አሉና። ለምሳሌ እርጎ አለ። አሬራ አለ። አይብ አለ። አይብ በተለያዩ የምግብ አይነቶች አንድ ጋር በመቀላቀል ሁላ ለምግብነት የሚሆን አይብም በጣም አንደኛ ምግብ ነውና። እርጎ እርጎ አለ። እንዲሁም ትኩሱን ከላም እየታለበ ወተት አለ። እየፈላ እየፈለ ወተት አለና። ወተት ሲባል እንግዲህ በተለይ በተለይ አሁን። ሰዎች ሁሉ ጡት ማጥባት በተውበት ሰዓት አንዳንድ ሰው ጡት ማጥባት ትቷልና። ልጁን የሚያሳድገው ልክ እንደራስ ጡት አድርጎ የላምን ወተት በመጠቀም በማፍላት ያንን ልጅ ልክ ትልቅነት ማድረስ ይችላሉ። እና ልክ እንደራሳቸው ጡት እያጠቡ በመንከባከብ እና ወተት ለትልቅ ሰውም ለትንሽ ሰውም ለመካከለኛውም ለሁሉም እንዳጠቃላይ ለሰዎች በጣም አስፈላጊና ጥሩ የሆነ ነገር ነውና። ወተት ሆዴን ተቃጠልኩ እንደዚህ አንገበገበኝ ምናምን ቢባል። ወተት እንግዲህ ከየቱም ቦታ ተፈልጎ ነው። ያቀዘቅዛል ወተት ጥሩ ነው ጠጡበት ምናምን ነው የሚባል እና። ወተት በጣም ጥሩ የሆነ ሰው ሁሉ የምንወደው የምንፈልገው ነው። እና ወተትን በዚህ መልኩ እገልጸዋለሁ

እቅድ ሲባል እንግዲህ እቅድ የተለያየ እቅድ አለ ማለትም የአመት እቅድ አለ። የወርሀዊ እቅድ አለ። እንዲሁም ደግሞ የሳምንት እቅድ አለ። ወይንም ደግሞ ዛሬ ዛሬ ልክ ነገ ይሄንን እሰራለሁ የማለት የአንድ ቀን እቅድ አለ። እና በቤቱም ውስጥ በቤት ውስጥም ነገ ይሄንን ነገር አቅልጃለሁኝ። ነገ የምሄደው እዚህ እዚህ እዚህ ቦታ ደርሼ ነው የምመለሰው። ይህን ነገር ነገ ሄጄ ፍጻሜ ላይ ማድረስ አለብኝ። ብሎ ያ ሰው እቅድ ያደርጋል ማለት። ልክ ገና ወደፊት የሚደረግ ነገር ማለት። እቅድ ሲባል እንግዲህ። ወይንም ደግሞ ልክ ይሄንን ጨርሼ ተማሪም ከሆነ ይህንን ትምህርቴን ጨርሼ። በቃ ይህንን ነገር ባገኝ ደስ ይለኛል የሚል አለ። እንደ እቅድ ነገር እና እቅድ ሲባል እንግዲህ። ለነገ ነገ የሚሰራውን የሳምንት እቅድ ሊሆን ይችላል የአመት እቅድ ሊሆን ይችላል። እና በመስሪያ ቤቶችም ላይ በቤትም ላይ። በቤት ውስጥም ይሄን አደርጋለሁ ይሄን አደርጋለሁ የሚል ለወደፊት እቅድ ማዘጋጀት ማለት ነው። እና እቅድ የሚለውን ቃል በዚህ መልኩ እገልጸዋለሁ

መብላት ሲባል እንግዲህ መብላት ማለት የተለያዩ ነገሮችን አስፈላጊ የሆኑ ነገሮችን ማለትም አሁን ለምሳሌ ምግብ ልበላ ነው። ምግብ እንግዲህ ሲባል የተለያየ ምግብ አለ። ዳቦ አለ። እንጀራ አለ። ወይንም ዳቦ በሆነ ነገር በእንቁላል ሊሆን ይችላል በአቮካዶ ሊሆን ይችላል በተለያዩ ነገሮችን ዳቦ ልበላ ነው። እኔ የምወደው ዳቦ መብላት ነው። እኔ እንጀራ ነው መብላት ምወደው እና ይሄንን ነው የምበላ። እኔ ፓፓያ ነው ምበላ። እኔ ሙዝ ነው ምበላ። ይባላል እንግዲህ መብላት ማለት የፈለጉትን ነገር ሰው የፈለገውን የፍላጎቱን ወስፋቱን የሚያስፈልገውን ነገር ለምግብነት መዋል ማለት ነው። እና መብላት ሲባል መመገብ ያንን ያስፈልገውን ነገር መብላት ልክ ባለው ሰዓት መብላት መመገብ እንደማለት ነው። እና መብላት ሲባል መብላትም በዚህ መልኩ ነው የምገልጸው

ምርት ሲባል እንግዲህ ምርት የአዝመራ ወይንም የሰብል ምርት ሲባል እንግዲህ ይሄ ጤፍ በጣም ዘንድሮ ምርቱ ወቅቶልኛል ወይንም በጣም ብዙ ምርት አግኝቼለታለሁኝ ይባላል። ማለትም ብዛት ያለው ብዛት ያለው ምርት አግኝቻለሁ። የተለያዩ ጤፍ ሊሆን ይችላል ማሽላ ሊሆን ይችላል። የተለያዩ የምርት አይነቶችን አትክልት እንዴት ይሄን ይሄን ሽንኩርት ሊሆን ይችላል እና ሽንኩርትም አሁን በሚተክሉበት እና በሚነቅሉበት ሰዓት። ሽንኩርት በሚነቅሉበት ሰዓት ላይ ወይ በጣም ብዙ ምርት አግኝቻለሁኝ ይላሉ። እና ምርት ሲባል እንግዲህ ብዛት ያለው ብዛት ያለው ምርት ወይንም ደግሞ ልክ ገለባን ገለባን ከጥሬ መለየት ማለት ነው። ምርት ሲባል እንግዲህ በተለያዩ ጤፍ ሊሆን ይችላል። ማሽላ ሊሆን ይችላል። የተለያዩ የምርት አይነቶችን አትክልት እንዴት ይሄን ይሄን ሽንኩርት ሊሆን ይችላል እና ሽንኩርትም አሁን በሚተክሉበት እና በሚነቅሉበት ሰዓት። ሽንኩርት በሚነቅሉበት ሰዓት አለኝ ወይ በጣም ብዙ ምርት አግኝቻለሁኝ ይላሉ። እና ምርት ሲባል እንግዲህ ብዛት ያለው ብዛት ያለው ምርት ወይንም ደግሞ ልክ ገለባን ገለባን ከጥሬ የመለየት ማለት ነው። ምርት ሲባል እንግዲህ

ለምን ሲባል እንግዲህ ለምን ለጥያቄነትም ይገለግሉታል። እና ማለትም ለምን ይሄንን አደረግክ? ለምን እንደዚህ አደረከው? ለምን ወደዚህ አትመጣም ነበር? ለዚህ ለምን ወደዚህ መንገድ ሄድክ? ለምን ብቻህን ይሄን ነገር ልታከናውነው ቻልክ? ለምን ለኔ አታማክረኝም ነበር ይባላል። እና ለምን የሚለው ቃል እንግዲህ። ጥሩም ከሆነ ለምን ይህንን ነገር ስታደርገው አብሬ ለምን እኔንም አቀላቀለኝም ነበረ። ይሄ ነገር ጥሩ ነበር። ለምን አልጠራኸኝም ለምን እኔን አልቀላቀልከኝም የማለት እንግዲህ ለምን ሲባል በብዙ ነገር መግለጽ ይቻላል። እና ወደ በጥሩ ነገር በመጥፎነትም በጥያቄ መልኩም በጥሩ መልኩም መግለጽ ይቻላል። ለምን የሚለውን ቃል እንግዲህ እና ለምን የሚለውን በዚህ መልኩ እገልጸዋለሁ

መጽሐፍ ሲባል እንግዲህ መጽሐፍ በእጅ በእጅ ሆኖ በእስክሪብቶ በእስክሪብቶ ሊሆን ይችላል። ወረቀት ላይ መስመር ያለው ወረቀት ላይ ልሙጥ ወረቀት ላይ እንዲሁም ደግሞ የተለያዩ ወረቀቶች ላይ በማርከር ሊሆን ይቻላል በእርሳስ ሊሆን ይችላል። ወይንም በተለያዩ በእስክሪብቶች በቀይ እስክሪብቶ በሰማያዊ በተለያዩ ነገሮች ሊሆን ይችላል። እንግዲህ መጽሐፍ ሲባል በቾክ በቾክ ሰሌዳ ላይ ወይንም ብላክቦርድ የሚባለው ላይ እዛ ላይ መጻፍ ሊሆን ይችላል። ላፕቶፕ ላይ ላፕቶፕ ላይ ሲጻፍ መጽሐፍ እንግዲህ ሲባል በሁሉም አይነት መንገድ መጽሐፍ የሚለውን ቃል ይገለጻልና። መጽሐፍ ሲባል የግድ በአንድ ነገር ብቻ አይደለም። እና በእስክሪብቶ በእርሳስ በማርከርም በቾክ በመሳሰሉ ነገሮች ላፕቶፕ ላይ ኮምፒውተር ላይ መጻፍ ይቻላል። በእጅም ሆነ በእስክሪብቶም ሆነ በሁሉም በተለያዩ ነገሮች እና መጽሐፍ የሚለውን ቃል በዚህ መልኩ እገልጸዋለሁ